ሰላም ጤና ይስጥልኝ እንዴት ነው የሚለው? የዛሬው ቃል ደግሞ ላክ ነው የሚለው ላክ ማለት። ኢትዮጵያዊ አብዬ እንትን ትርጉም። አንድ ሰው የሆነን ሰውን ስያዘው ማለት ነው። ስያዘው ማለት ለምሳሌ። ሚስተር ከበደ ሚስተር አበበን። እቃውን ወይ ደግሞ ገንዘቡን ላክልኝ ሲለው ላክልኝ ብሎ ማለት ነው። ግን። መሃል ላይ ሁለት ነገሮች አሉ። የመጀመሪያው ራሱ የታዘዘው ሰውዬ መጥቶ ያቀብሏል ወይም ደግሞ ይላለካል። ወይ ደግሞ መሃል ላይ ደግሞ ሶስተኛ ሰው አለ ማለት ነው። ምን የሚያደርግ ነገሮችን የሚያቀላጥፍ ማለት ነው። እና ከዚህ አንፃር ይታያል። እና አሁን ይሄንን ላክ እንደምናየው ልክ እንደ ትእዛዝ እና እንደ እንደ አዛዥ እና እንደ እንደ ታች ማለት ነው የሚያዝዛለህ የሚታዝዛለህ ማለት ላክ የሚለው። ቃል ጀርባ ላይ ማነው? ለምሳሌ ላክ ሲባል አሁን በድሮ ጊዜ የነበረው። ቤት ላይ ያሉት እረኞች አሉ ለምሳሌ ከቶችን ይዘው ምናምን ነገር ይሄዳሉ። እዛ በኋላ ቤት ላይ ይቀሩታሉ። እዛ ቤት ላይ የቀረው አባትየው ምን ያደርጋል ልጁን አንስተው ይሄድና እረኛውን እንትን ቆርጠህ ወይም ደግሞ የሆነ ፍራፍሬ ነገር ቆራርጠህ ላክ። ተብለሃል በለው ትሉ ሊላክ ይችላል። እና ሄዶ ምን ይለዋል? ለምሳሌ በገጠራማ አካባቢ እንኮይ እንበላለን ፍራፍሬ ነው። ገጠራማ ክፍል ነው የሚገኝ እና በጣም ጣፋጭ እና ደስ የሚል ፍራፍሬ ነው። እና ሂደው ምን ይለዋል? አባቴ ስልህ ይሄንን ፍሬ ቆርጠህ ላክ ተብላሃል ሲባል ስለዚህ ምንድነው እዚህ ጋር አባቴው አዘዘ ማለት ነው። ማንን? እረኛውን ግን ማሃል ላይ ማን አለ? ሶስተኛ ሰው አለ። ምክንያቱም ብዙ ጊዜ ያክል ኢንተርኔት እና የተለያዩ ሶሻል ሚዲያዎች ስለሌሉ ማለት ነው። በአካል መገናኛ ሲቀጥል ደግሞ ልክ እንደዚሁ። ገጠራማ አካባቢ ሶስተኛ ሰው ደግሞ በአካል የሚሆን ተገናኝተው። በቀጣይ ሳምንት። ዝግጅት ስላለኝ ብረትድስትህን ላክልኝ ወይም ደግሞ ድስትህን ላክልኝ። ጀርደንህን ወይም አህዮችን ላክልኝ እንትኖችን ምግብ መመላልስበት ደግሞ መሃል ላይ ሶስተኛ ሰው የለም። በቀጥታ አዛዥ እና ታዛዡ ምንድነው? የሚያወርበት ማለት ነው። ግን እዚህ ጋር ሁለት ነገሮች አሉ። በግድ ምን አለ በደግሞ በፍቃቃኝት አለ ጓደኛ ጓደኛ ታወራ ላክታለው። ብዙ ጊዜ እባክህን እንደው ከላሰቸገርኩህ ብትተባበረኝ የሚልቅ ቃል አብረህ ከላጋር አብረህ ከመጡህ ይሄ ነገር በልመናና በልመና ሲባል በቃል አይደለ በበተተና ምናምን የሚጠይቁ ነገር ናቸው። ቀጣይ ሳምንት ካላክ ወይም ደግሞ ይሄን ሳምንት ካላክ ቀጣይ እንድትቀጣለህ የሚል ነገር ነገር አብሮ ደግሞ ካልሆነ ደግሞ ከነገር ደግሞ ምንድን ናቸው። በጥቁርነትና በ በማስፈራራት። የም እንትን ይሄ የምትመጣላክ ማለት ነው። ሆነ ደግሞ ከዚህ አንፃር ነው ያው ለማን ነው መጀመርያ ምን አለ ከ ከትህትና ጋር የሚጠይቅ የሆነ ደግሞ ከጭቆናና ከመስፈራራት በላይ የሚጠይቅ የሚጠይቅ ጥያቄ ነው። እና ላክ እናየዋለን። በዚህ ዘመን ደግሞ ስናየው ለምሳሌ በቴሌግራም ላይ ገብተናል ስናወራ የሆነ ሰው ኦንላይን ላይ ይኖራል ያን ኦንላይ እያወራን እስኪ የባለፈውን ፋይል ላክልኝ ወይም የባለፈውን ቪዲዮ የባለፈውን ፎቶ ላክልኝ ሊል ይችላል። እና ዛሬ በፍጥነት እዛ በላይ ምን ምንጭቅር አለብህ ግን መላክ እንጃ አለ ማለት ነው። በኢሜል ምናምን ማለት ነው። እና በአሁኑ ዘመን እና በድሮ ዘመን በጣም ይላል ያ የምንልክበት መንገድ አሁን በድሮ ዘመን የሚላከው በሰው ነው። በጣም ረጅም እግር ምናምን ነገር። ለሰው ነው የሚልኩት። በአሁኑ ሰዓት ግን በኢሜል በቴሌግራም በዋትሳፕ በትዊተር ፌስቡክ ኤስኤምኤስ ሚሴጅ በተለያዩ አማራጮች ምን ማረግ እንችላለን መላክ እንችላለን። ከዛ መሃል በጣም አሪፉ ተመሯጭ እና በጣም ይለፍ ቃል ያለው እና ደግሞ ያን ያክል ሀከሮች ወይም ደግሞ እንትኖች የሚጠልፉ ሰዎች የማይጋለጠው ኢሜል ነው። በኢሜል አድሬስ በሚል አድራሻ ከሰዎች ጋር የተለያዩ ነገሮችን ስንላላክ እኛም ስንልክ እንሱ ይልኩልናል። ሞሪት የሰጠ ጠበቅና ዋስትና ያው ማለት ነው። እዛው እዚህ ግን ቴሌግራሞች ምናምን ነገር ብዙ ጊዜ አሪፍ ናቸው ጥሩ ናቸው። ግን በጠላፊዎች እና በሃከሮች የ የመያዝ እድላቸው ትንሽ ከኢሜል አንፃር ከከፍተኛ እና ተጠቂ አይነት ናችው ማለት ነው። እና ከዚህ ያን ዛር እናየዋለን። ላክ ማለት እንደዚህ ነው።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ቃል ደግሞ ቅርብ ነው ሚለው። ቅርብ ማለት እንደ ኢትዮጵያ አገላለጽ የሆነ ነገር ወይም የሆነ ቃናል ወይም ደግሞ ሰው ምናምን ከእኛ ምንድነው? ርቀቱ በጣም ትንሽ ሲሆን ነው ማለት ነው። ለምሳሌ እኔ ፊት ለፊት ማየው ሰው ከሆነ አለ አይደለ በቅርበት። በአስር ሰከንዶች ውስጥ ምንድነው ልነካው የምችለው። አይነት ከሆነ በኔ አካባቢ ያለው ነገር ምን እንለዋለን ቅርብ እንለዋለን ማለት ነው። እሱ ብቻ አይደለም በ በደቂቃዎች ውስጥም ቢሆን እራሱ ቅርብ እንለዋለን። ምክንያቱም እ እ እሩቅ ሲባል ደግሞ ጫፍ ጭራሽ ምን ላንገናኝ የምንችልበት ጭራሽ ራሱን ለ ላን ላንነካው ላናየው ራሱ የም የምንችልበት ሁኔታ ስለሚሆን እሩም በእንትን እሩቅ ሚባለው ቅርብ ሚባለው። ለኛ ቅርብ የሆነ እና ደግሞ ወዲያውኑ ል ልናገኘው የምንችለው ማለት ነው። ብዙ ጊዜ ቅርብ ተብሎ ሚገለጸው በምንድነው ዲፋይን እንትን እንትን ሚተነተነው። እኛ በፍጥነትና በቀላሉ ነገር ልናገኘው የምንችለው መሃል አካባቢያችን ያለ ነገር ለምሳሌ አሁን ለኔ ቅርቤ ምንድነው ቤቴ መሆን አለበት። ቤቴ ውስጥ ገብቼ ከቤት ውስጥ ከገባሁ በኋላ ለኔ ቅርብ የሚሆነው ለምሳሌ ምግብ ማብሰል ሊሆን ይችላል። ምክንያቱም ከሳሎኑ ወይ ወደ ምንድነው ወደ ማጀት ይባላል ምግብ የሚሰራበት። ቤት እኛ ወደ እሱ ቅርብ ነው ማለት ነው አለ አይደለ ወጥተን ሌላ ከተማ መሄድ አይጠበቅብንም። እዛው ለዛው ስለሆነ ቅርብ ማለት ትርጉሙ እንደ ኢትዮጵያዊ እንትን አገላለጽ። በጣም በቀላሉ እና በፍጥነት በቀልጣፋ ሁኔታ ወዲያውን ያንን ነገር ልንገልጸው ልናየው ልንነካው ልንጨብጠው እና ደግሞ የተለያዩ ነገሮች ልናደርገው የምንችለው ነገር። ሰው ሁሉ ምን ይባላል ቅርብ ይባላል ማነው? በሌላ አገላለጽ ደግሞ ቅርብ አሁን ከብዙ ነገር ደግሞ አሁን ለምሳሌ ከፈጣሪ አንፃር ደግሞ ይተረጎማል። ፈጣሪ ማለት ለእኛ ቅርባችን ነው ተብሏል ቅርባችን ነው ማለት ፀሎታችንን ይሰማናል። ችግር ሲያጋጥመን ያየንና ከችግር ያወጣናል። የተለያዩ ነገሮች ምናምን ሲፈጠሩ ደግሞ ምንድነው ያለ ቅርብ ማለት እኛን ቶሎ የሚያግዘን ነገር ማለት ነው። ቅድም ምን አልኩኝ ከርቀት አንፃር ነው ቅርብ የምንለው በኔና በዛ መካከል ያለውን የሆነ ነገር በፍጥነት መጥቶ አለ አይደለ እጄ ሊነካው የሚችለው ማለት ነው። አሁን ደግሞ ቅርብ ማለት ከምን አንፃር እንተረጉመዋለን ለምሳሌ። እኔን ከሚያግዘኝ ሰው አንፃር ለኔ ቅርብ ማለት ነው። አሁን እኔ አባቴን እናቴ አሉ። እኔ እየተማርኩ ነው። ችግር ቢደርስብኝ ወይም ደግሞ የሆነ ገንዘብ ቢቸግረኝ ብር ቢቸግረኝ እነሱ ያሉት ጎንደር ነው እኔ ያለሁት ሐዋሳ ነው። ሀዋሳ ብዙ ሰዎች አሉ ግን ለኔ ቅርቦቼ እነማን ናቸው? አባቴና እናቴ ናቸው ማለት ነው። አዲስ አበባም እንደዚሁ አጎቶቼ አሉ ግን ከአጎቶቼ አዲስ አበባ ሀዋሳ በጣም ቅርብ ነው ከአዲስ አበባ ጎንደር ከሀዋሳ ጎንደር ማለት ነው። ግን ቅርቦቼ ለኔ እነማን ናቸው ምን እናትና አ አባቶቼ ማለት ነው። በገንዘብ ጉዳይ ደግሞ ካየነው የኔን ችግር የኔ ችግር እንደ ችግር ከመካፈል የኔ ሀዘን የነሱ ሀዘን የኔ መድረስ ደግሞ ለነሱ ደስታ የሚሆነው በጣም ቅርብ የሚሆነኝ ሰው ማለት ነው። ስለዚህ የኔ ቅርብ ምንድነው ከገንዘብና ከተለያዩ ነገሮች አንፃር ስናይ ደግሞ ምንድነው? የቦታ ርቀት ኑሮን ራሱ በጣም መንገድ ላይ መሃል ላይ ያለን እንትን ከብዙ ቀን በኋላ የምንገናኝ ቢሆን ራሱ በስልክም ሆነ በኦንላይን እየተገናኘን። እኔ ምንድነው? ላገኘው የተለያዩ እርዳታዎች በፈለኩ ሰዓት ሊደረግልኝ ፈጥነው የሚችሉ ሰዎች ሊያደርጉልኝ የሚችሉ ሰዎች ምንድን ናቸው እኔ ቅርቦቼ ናቸው ማለት ነው። በተጨማሪ ደግሞ እኔ አሁን እንደ አንድ ዩኒቨርሲቲ ተማሪ ለኔ ቅርቤ ምንድነው? ስልኬ ነው። ምክንያቱም ስልኬ ላይ ገብቼ የፈለኩትን ነገር ማድረግ እችላለሁ ማለት ነው። አሁን ደግሞ ከምን አንፃር ነው ቅርብ የምናየው። ከአገልግሎት አንፃር ምክንያቱም ለኔ ሩቅ የሆነ ነገር ለኔ ያን ያክል ጥሩ አገልግሎት አይሰጠኝም። ቅርብ ሲሆን ግን አንድ ነገር ለኔ ምንድነው አገልግሎት አገኛለው ማለት ነው ስለዚህ የራሴ ፒሲ የራሴ ላፕቶፕ ወይም ደግሞ የራሴ ስልክ ምንድነው ለኔ በጣም ቅርቦች ናቸው ማለት ነው። ከሌላ ሰው ስልክና ከሌላ ሰው ምን ላፕቶፕ ነው። ላፕቶፕ ማለት ነው እና ምንድነው ይሄ የሚያሳየው? ቅርብ ማለት ከመተግበር አንፃር ለኔ ከአገልግሎት አንፃር ስናይ ደግሞ ምንድነው ለኔ ቅርብ የሚባሉት ስልኮች እና ምነው ላፕቶፖቼ ላፕቶፖች ናቸው ማለት ነው። እና ከዚህ አንፃር ቅርብ ብለን እንገልጻለን ማለት ነው። በቅርብ ተቃራኒ ደግሞ ሩቅ ደግሞ አለ ሩቅ ደግሞ ለምሳሌ። በብዙ ነገር በ እኔ በነገርየውና በእኔ መካከል ያለው ነገር። በጣም ብዙ ደቂቃ የሚፈጅ ከሆነ ለመነካካት ለማየት ለመጨበጥ እንደዚሁ ደግሞ። ለኔ ደግሞ በጣም አለ አይደለ በፊት ለፊት ሳይሆን በእንትን በተዘዋዋሪ ደግሞ የምንገናኝ ቤተሰብ ለምሳሌ የእናቴ የአጎቷ የልጅ ልጅ። እና እኔ ቀጥታ ቀጥታ አይደለም የምንገናኘው ከእኔ ከአጎቴ ልጅ ጋር ማለት ነው። ስለዚህ ከዝምድና አንፃር ካየነው መራቅ ነው ያለን ከዝምንድና አንፃር ካየነው ደግሞ እህቴ ለኔ ቅርቤ ናት። የአክስቴ ልጅ ደግሞ ለኔ ቅርቤ አይደለችም ማለት ነው። እና እንደዚህ እንደዚህ ነው

ሰላም እንዴት ናችሁ። የዛሬው ቃል ደግሞ ምን ይባላል አዲስ ይባላል። አዲስ ማለት ምንድነው ትርጉሙ? እንደ ኢትዮጵያዊ አንድ አገላለጽ አዲስ የምንለው። ብዙ ጊዜ ለእኛ ከአሁን በፊት ያላየነው ከአሁን በፊት ያላዳሰስነው ከኣሁን በፊት ደግሞ ምንድነው? ያልሰማነውና ነክቶነው የማናውቀው ነገር ምን ይባላል ለኛ አዲስ ይባላል። እና አዲስ ከብዙ ነገሮች አንፃር ይታያል። ለምሳሌ ከነገሮች እኔ አሁን ስልኬ አርጅቶብኝ ስልኬን ሽጨው። ከዛ በኋላ አሁን ቴክኖ ይዘውና ሳምሰንግ ከገዛሁኝ ያንን ሳምሰንግ ስልክ ለኔ ምንድነው አዲስ ነው ማለት ነው። ለኔ ማለት ነው ለኔ ምንድነው አዲስ ይባላል። እንደዚሁ ላፍቶፕ ብገዛ ቴሌቪዥን ብገዛ በፊት ከሌለኝ ለኔ ምንድነው አዲስ ባል ከምን አንፃር እኔ ያንን ነገር ከተጠቀሙበት አንፃር ማነው? ግን እሱ ብቻ አይደለም አዲስ የሚባለው ለምሳሌ ከሌላ አንፃርም ይታያል። ከምን አንፃር ይታያል ለምሳሌ አዲስ የሚባለው ነገር አጠቃላይ ሰዎች ነክቶት ከማያውቁት አንፃር ማለት ነው። ቅድም የገለፅኩት ምሳሌ አለ እኔ ያንን ስልክ ሳምሰንጉን ካሁን በፈት ያላያዝኩት ለኔድቼነዋ ግን ምናልባት ያንን ሳምሰንግ ስልክ ከተመረተ በኋላ ሌላ ሰው ሊጠቀመው ይችላል። ስለዚህ ለኔ ምንድነው የሚባለው ለኔ አዲስ ቢሆንም ግን ምንድነው? ሰዎች የተጠቀሙት ነው ማለት ነው። ግን ደግሞ ከፍ ስናደርገው ደግሞ ሌብሉን ማለት ደረጃውን ደግሞ አዲስ ሲባል ደግሞ አጠቃላይ ሰው ያልተጠቀመው ማለት ነው። ከካምፓኒው ወይም ከድርጅቱ ከተመረተ በኋላ እንዳለ ሙሉ ዝግ እንደሆነ በጥራት ለኔ ሲመጣልኝ ምንድነው ያለው ወይ ይሄ ደሞ አዲስ ይባላል ደግሞ ይሄ በጣም ደስ የሚል ነገር ነው። ምክንያቱም ማንኛውም ሰው ያልተጠቀሙ ያለከውን ነገር ምንድነው? ወይም ደሞ ስትጠቀም ማለት ነው። በቀጣይ በዛ ደሞ አዲስ ሲባል ደግሞ ለምሳሌ በህይወት ያልተፈጠሩ ነገሮች ሲፈጠሩ የቅድሙ ከነገሮች አንፃር ነው። ለምሳሌ ይሁን አንድ ተማሪ ትምህርት ቤት ላይ ውጤት ይሰራሉ ውጤት ይሰራል ግን ለምሳሌ ከመቶ ብዙ ጊዜ ሰማንያ ምናምን ያመጣል። ከዛ ዘጠና ምናምን ያመጣል። ግን ለሱ ከዘጠና አመት በላይ ሁሌም ቢሆን ለሱ ገብቶ አያውቅም በትምህርት ህይወቱ ማለት ነው። ግን አስርኛ ክፍል ፕራይበት ሲገባ የሆነ ትምህርት ከመቶ ዘጠና ስምንት አመጣ ጂኦግራፊ ምናምን ነው። እና ያን ነገር ለሱ ምንድነው አዲስ ነው። ለሱ ለሱ ማለት ነው። ግን ሌሎች ግን አዲስ አይደለም ምክንያቱም አዲስ የሚባለው አንጻራዊ ነው። ብያለሁ ቅድም ከአንጻራዊ አንፃር ነው ምክንያቱም ምናልባት ሌላ ልጅ እኮ ያንን ትምህርት ጂኦግራፊን ከመቶ መቶ ሊያመጣ ይችላል። ወይም ደግሞ ቦነስ ካለው ወይም ደግሞ ተጨማሪ ውጤት አለውም ከመቶ መቶ ሁለት ለምን ላምጣ ይችላል እስከ ጭማሪ እንትን ውጤት ድረስ ማለት ነው። ይሄኛው ልጅ ግን ከመቶ ዘጠና አምስት ላይ አምጥቶ ስለማያውቅ ዘጠና ስምንት ሲያመጣ ለሱ ምንድነው? አዲስ ነው ማለት ነው። እና ልክ እንደየሁታዎች አዲስ እና አሮጌ የሚባሉ ነገሮች ይለያያሉ ማለት ነው። ሲቀጥል ደሞ አዲስ የሚባለው ብዙ ጊዜ ከህይወት አንፃር ከህይወት አንፃር ስንል ለምሳሌ አንድ ልጅ አለ ይወለዳል ከዛ በኋላ ከዛ በኋላ ያድጋል ማለት ነው ካደገ በኋላ ወደ ትምህርት ቤት ሲገባ ለሱ አዲስ ነው። ከነበረው ነገር የተለየ ነገር ነው የሚያየውም ማለት ነው። በፊት የነበረው ቤት ውስጥና ሰፈር ውስጥ ምናምን ነገር ምክንያቱም ከትናንሽ ህፃናት ጋር እና ደግሞ ከእናት ኣባቱ ጋር ብቻ ነው እንደዚህ የተጫወተ ምናምን ቀኑን የሚያሳልፈው የሚደሰተው አሁን ግን የተለያዩ ከሱ እኩያ ከሚሆኑ ህጸናቶች ወይም ደሞ ከእሱ ከሚበልጡ ህጸናቶች ጋር አብሮ ሊውል ነው ማለት ነው። እናቱን ነበር በፊት ስታስተምር የነበረችዋ አሁን ደሞ አዲስ ሴት ናት ማን ነው ስሟ መምህርት ትበላለች እሱ ወይም ደሞ መምህር ይበላል እሱ ያንን አያቅም። ያንን ህይወትን ለሱ ምንድነው አዲስ ነው ማን ነው? በፊት ቤት ውስጥ ሲያጠፋ ምትጥቆጣው የምትገርፈው ወይ ደሞ እንደዚህ ቅጣት ላይ የምትሰጠው ማን ናት እናት ወይ ደሞ አባቱ ነበረ። አሁን ግን ማን አለ መምህር አለ ማለት ነው። ወይም ደሞ የትምህርት ደሞ ዘበኛ ምናምን ነገር ትንሽ ቅጣት ሲያስፈልጉ ይሰጠዋል ማለት ነው። ስለዚህ ምንድነው ለሱ አዲስ እና የተለየ ነገር ነው። ሲቀጥል አሁንም እንደዚህ ነው አሁን ልክ ጨርሶ ደሞ ወደ ሃይስኩል ሲገባ ደሞ እንደዚህ ደሞ አዲስ ነው። አዲስ የሚሆኑበት ምክንያት እንዴት መሰላቹ? በመጀመሪያ ከስምንት ሲማር ድረስ ብዙ ትምህርቱ ከባድ አይደለም የነበረ ግን ወደ ዘጠኝ ሲገባ ግን እንደ ኢትዮጵያ ለምሳሌ ወደ እኛ ክፍል ልጅ ሲገባ ወደ አስራ አራት ትምህርት ነው የሚማሩት ይሄ ለሱ አዲስ ነው። ብዙ ትምህርት መማር በጣም እድሜ ከፍ ስል ደሞ ውድድር ይኖሯል ምክንያቱም ደረጃ ለመያዝ የራሱ ለሱ በጣም ምንድነው አዲስ ነገር ነው ማለት ነው። አልፎ ደሞ ከዚህ ወደ ግቢ ወደ ወደ ወደ ዩንቨርስቲ ሲገባ ደግሞ ለሱ ደሞ በጣም ደግሞ ጭራሽ አዲስ ነገር ነው እሚሆነው። ምክንያቱም በፊት የነበረው ከቤቱ የተመላለስ ምናምን ነበረ ምናልባት አዳሪ ትምህርት ቤት ካልነበረ በስተቀር ከቤት የተመላለስ ከእናቱ ጋር ምናምን እየተጫወተ ከቤት ነው ምግብ እየበላ ምናምን ምን የሚያረገው። ሚሄደው ትምህርት ቤት ኣሁን ግን ምን ገባ ዩኒቨርሲቲ ገባ ማለት ነው። ወይም ደሞ ኮሌጅ ገባ ያኔ ደሞ በጣም ይለያል አዲስ ነገር ነው የሚያየው። በዚህ መንገድ አዲስ ነገር አለ። አዲስ ደግሞ ለምሳሌ አንዳንድ ቤተሰቦች ለምሳሌ ልጅ ልጅ መውለድ ለምሳሌ አዲስ ነገር ነው። ሶስት ልጅ አራት ኖራቸው አዲስ መውለድ

ሰላም ጤና ይስጥልኝ። የዛሬው ቃል ደግሞ ራስ ይባላል። ራስ መሃል ነው። እና ራስ እንደ ኢትዮጵያ አተረጓጎም። ብዙ ጊዜ ከሰውነታችን ክፍል ውስጥ ለምሳሌ ብዙ ክፍሎች አሉ እጅ ወገብ እግር። አይን ጥርስ የተዛየው አሉ እዛም መሃል አንዱ ምንድነው ራስ ነው? ማነው ራስ ምንድነው? ከላይ አካባቢ የሚኖር የሰውነት ክፍል ማለት ነው። እና ለአንድ የሰው ልጅ ምንድነው? ራስ ማለት ሁሉ ነገር ነው ማነው ለምንድነው እንደዚህ ያልኩት። ምክንያቱም ራስ ማለት ምንን የያዘ ነው። አጠቃላይ ምንን የያዘ ነው። አይምሮን የያዘ ነው ማለት ነው። አይምሮ ማለት ደግሞ የድሞት ጭንቅላት ማለት ደግሞ አጠቃላይ የሰው ልጅ ስራ ሲሰራ የተለያዩ ንጉስ ሲያደርግ የሚያዝ እና የሚያስቆም ሁሉ ነገር የሚያደርግ ምንድነው? ራስ ነው ወይም ደግሞ ጭንቅላት ነው። ስለዚህ ያን ራስ የለም ማለት ምንድነው? ሰውየው ይሞታል ማለት ነው። ለምሳሌ አሁን አንድ ሰው እጁ ቢጠፋ ወይም ቢቆረጥ። አይሞትም። ያመዋል ምንድነው ከዛ በሀኪም ቢታከም ምናምን ይሻለዋል ከዛ ድኖ ይመልሳል። እግሩን ቢቆረድ እንደዚሁ ሌላ አርቲፊሻል ነገር ይገጠምለትና ይሄድናል። በተመሳሳይ እንደዚሁ አፍንጫ ይቆረጥ ችግር የለውም የተነፈሰው። አይኑ ጠፋ በአንድ አይኑ ያያል ሁለቱ አይኑ ጠፋ ራሱ መኖር ይቻላል። ራስ ግን ከተቀላ ወይም ደግሞ ከተበጠሰ ወይ ከጠፋ ምንድነው? ህይወት የለም ማለት ነው። ስለዚህ ራስ ማለት ምንድነው? ህይወት ማለት ነው። ለአንድ የሰው ልጅ ማለት ነው። ሰው ልጅ ያሉት ክፍሎች መካከል ዋነኛው ቀደምተኛው በጣም ብዙ ነገር የሚያስፈልገውና በጣም በጣም ብዙ ነገሮችን የምናስብበት ቦታ ስለሆነ ራስ ማለት በጣም ወሳኝ ክፍል ነው ማለት ነው። እና ከሰውነት ክፍል አንፃር እንደዚህ ይተርጉማል ሄላ በሄላ ቦታ ሲነገር ደግሞ ለምሳሌ አንድ ኢትዮጵያዊ ራስ ብሎ ከተናገረ ምንድነው? በጣም አሪፍ ነገር ነው። ማነው ምክንያቱም በአንድ ቤተሰብ ውስጥ ለምሳሌ ብዙ ጊዜ ራስ የሚባለው አባት ነው። ለምንድነው አባት ራስ የሚባለው ምክንያቱም። ገንዘብ ገንዘብ ምናምን የሚያመጣው ማነው? አባት ነው። ማነው የተለያዩ ነገሮችን ለልጆቹ ምናምን ነገር እያመጣው የሚያቀርበው የሚበሉትም ምናምን ሰላም እንዴት ማን ነው ምናምን የሚያደርገው ማለት ነው። አባት ነው ማለት ነው። በኢትዮጵያ ውስጥ ብትለምዱ ብዙ ጊዜ ገንዘብ የሚያቀርብ አባት ነው ስለዚህ። የሰረች ደግሞ ለመኖር እስትፈስት እንደምትፈልጉን ደግሞ በዚህ አለም ስኬተማ ሆኖ ለመኖር ወይም ሳይራቡ ሳይጠሙ። በህይወት ራሱ ለመኖር እነሱ ማነው ገንዘብ አስፈልግል ማነው ስለዚህ። ገንዘብ አብፁ ምንድነው? ራስ ለማን ነው። ምክንያቱም አባት ከሌለ ልጆች ገና አጣን ስለሆኑ ይከብዳቸው ይችላል። ምን ለማድረግ ህይወትን ለመናገር ማለት ነው ስለዚህ ምን ያስፈልጋል? ያስፈልጋል ማለት ነው። ስለዚህ ከዚህ አንፃር ምንድነው? አባት ራስ ይባላል። ማነው? በጣም ወሳኝ ነገር ማነው? ምክንያቱም ያለ እሱ ምንድነው መኖሪያችሁ ማለት ነው። በርግጥ ልክ እንደ ሰውነት ትኩል አይደለም። እንግዲህ መኖር ይችላሉ እኮ ግን ደግሞ እንዴት መስራት የሚኖሩት። ደሃ ሆነው ጎደና ተዳድሪ ሆነው ተቸግሮ ምናምን ነገር ነው የሚያድጉት በጣም ብጣም እየተሰቃዩ ነው። ምክንያቱም ለነሱ የሚያስበላቸው ምድር ላይ እናትና አባት ነው። እናት ብዙ ጊዜ ቢቢት ስራ ስለምትሰራ ናይኪን ገንዘብ ታመጣ። አባት ደግሞ በውጭ ጊዜ ያመጣል። ስለዚህ የምድራዊ ነገሮችን የሚያሳካላቸው ማለት ነው አባት ማለት እንግዲህ የሚመራቸው ነው። እና እንደዚህ ይባላል ማነው በሌላ መልኩ ደግሞ ለምሳሌ አንድ ድርጅት ስንገባ ሁለት አይነት አጠራሮች አሉ። ራስ እንበላለን አሁን አንድ ድርጅት ራስ ማለት ማለት ነው። በተለምዶ ጀግና የሆነ ስራዎችን በደንብ የሚሰራ ለዛ ድርጅት። ሌሎችን ያን አቃ ወደፊት ወደ ስራ እንድንገፋና ስኬታማ እንድንሆን የሚያግዘን የሚጥር የሚለፈን ማለት ነው። ምናልባት ስራ አስኬጆች ላይ ላይሆን ይችላል። አሁን ለምሳሌ ብዙ ጊዜ አሁን እንደዚህ ስላቹ ስራ አስኪያጅን ሊመስላችሁ ይችላል። የአንድ ድርጅት ግን ስራ አስኪያጁ ዋና አላፊም አይደለም ግን ያንን ድርጅት ከተመሰረተ በኋላ ምንድነው አላማው ትርፍ ማስገኘት ነው። ትርፍን እንዲያስገኝ ደግሞ የሚጥረው ለምሳሌ የሽያጭ ክፍል ሊሆን ይችላል። የሂሳብ ክፍል የሂሳብ ክፍል ሊሆን ይችላል እንዳይጭበረበር ምናምን ማለት ነው። በሀቀኝነት ስለዚህ በሀቀኝነት ያለበትን ቦታ አስጠብቆ በደንብ የሚሰራ። ታትሮ ሰለቼኝ ደከመኝ የሳይል ነገሮች ሁሉ እያስተካከልክ የሚቀጥል ምንድነው? አንድ ድርጅት ራስ ይባል ማነው ምክንያቱም እሱ ሲኖር ብዙ ንጉሮች የተሻሉ ንጉሮች ይሆናሉ። እና ጠቅለል አድርገን ደግሞ እንደ ሀገር ስንየው ደግሞ። ሀገር ሲባል በጣም ብዙ ህዝብ ያለብን ለምን ኢትዮጵያ ውስጥ ወደ መቶ ምናምን ሚሊየን ህዝብ ነው ያለው። ከሰማንያ ምናምን ብሄር አለ። እና ደግሞ አስራ አራት ክልሎች አሉ። በጣም ብዙ ወረዳዎች አሉ። እነዚህ ነገሮች በሙሉ ተከባብረው ተቻችለው አንዱ ለአንዱ እንትን እየሆነ እንዲኖሩ። ምን ያስፈልጋል መንግስት ያስፈልጋል ማነው? መንግስት ለዚህ ምንድነው ራስ ነው። ማነው ምክንያቱም መንግስት ከሌለ አንዱ ግልፍተኛ ወይም አንዱ ሀይለኛ ነኝ ባይ አንዱን ደካመውን ያጠቃውል ማለት ነው። ስለዚህ ያንን ነገር እንዳደርግ ፖሊስ እያሰራ የተለያዩ ፌደራሎችን እያሰማራ በደንብ በስርዓት እንድንገርማነው መንግስት ነው። ማለት ነው ስለዚህ መንግስት እንደው ራስ ነው

ሰላም ጤና ይስጥልኝ፣ የዛሬ ጥያቄ ደግሞ ወይም ቃል ምንድነው ሙዝ ነው። ሙዝ ማለት እንደ ኢትዮጵያዊ አጠራር ሙዝ ብዙ ተብሎ የሚገለጸው ምንድነው? አንድ ፍራፍሬ ነው። ለምሳሌ ብዙ ፍራፍሬዎች አሉ ብርቱካን፣ ማንጎ፣ አቮካዶ፣ ዘይቱን የተለያዩ፣ እንኮይ፣ ሰርኪን እና ደግሞ ሙዝ አለ ማለት ነው። ከዛ መካከል አንዱ ምንድነው? ሙዝ ማለት ነው። እና ሙዝ ብዙ ጊዜ በጣም ጠቃሚ የሆነ እንትን ነው ፍራፍሬ ነው። ሰዎች ለመመገብ ምናምን እንደዚህ ቀላልና ምቹ፣ የሆነ ለጨጓራ ለፈጨት በጣም ደሰስ የሚል ምግብ ነው። ምክንያቱም በተፈጥሮ ሙዝ ምንድነው? ልስላሴ ያለው ልክ እንደ ቅባት አይነት ነገር ነው። ልክ ስንመገበው በጣም ቅዝቅዝ የሚያደርግና ምግብ ማለት ነው። እና በጣም ሙዝ ደስ የሚል ምግብ ነው። እና ሰው ብቻ አይደለም ሙዛ አሁን ብዙ ጊዜ ለፊት ጥራት ምናምን ይጠቀሙታል። አሁን በተለያዩ ሰዎች ለ ይሄ ቆዳውን እየረጡ ምናምን ነገር ምን ያደርጉታል? ለፊት ጥራት ነው የሚለው ይመገቡታል እንትን የፍታቸው ላይ ምናምን ይቀቡታል ማለት ነው። እና ሙዝ በአጠቃላይ በጣም ደስ የሚል ምግብ እና ደግሞ እንደ ኢትዮጵያ በጣም በቅናሽ ዋጋ ልናገኝ የምንችለው፣ በተለይ አሁን ደቡብ አካባቢ ስንሄድ አሁን ሀዋሳ፣ ይሄ ዲላ፣ ዋቻሞ አለ አይደል? እነዚህ እነዚህ አካባቢዎች ደቡብ አካባቢዎች እነሱ በጣም ሙዝ በይፋ በጣም በብዙ እነ አርባምንጭ አካባቢ ስለሚበቅል ምንድነው? በቀላሉ ዋጋ የሚገኝ ምግብ ነው ማለት ነው። ለምሳሌ ሄደን አሁን አንድ ቀይ ወጥ መብለት ብንፈልግ መቶ ምናምን ብር ነው የምንወጣው። ሙዝ ግን በአስር ብር ሶስት ሙዝ፣ አራት ሙዝ ልንበላ አንችልም ማለት ነው አራባምንጭ ላይ። ስለዚህ ምንድነው ይሄ ከዋጋ አንፃር በጣም አዋጭና ምቹ የሆነ ምግብ ነው ማለት ነው። በጣም፣ በጣም ደስ የሚል ነገር ነው። ለሰውነት ተስማሚ፤ ሰውነትን ገንቢ በተለይ አሁን ስፖርተኛ እና ስፖርት ለም ለምሰሩ ሰዎች ብዙ ጊዜ የሚመከር እንቁላል ነው የምን ነገር ነው፣ ብር ካላቸው ማለት ነው። ብር ካላቸው ግን ከፍ ፍራፍሬዎች መካከል በጣም አዋጭ ምንድነው? ሙዝ ነው፣ በመቀጠል ደግሞ አቦካዶ ማለት ነው። እና ሙዝ በጣም ደስ የሚል ምግብ እና ጣፋጭ ምግብ ነው። እኔ ብዙ ጊዜ እመግበዋለሁ። በጣም ደስ ይለኛል ማለት ነው። እና በመቀጠል ደግሞ ሙዝን ከምን አንፃር እናውራለን? አሁን ብዙ ጊዜ ኢትዮጵያውያኖች ሙዝ ካሉ፣ ሙዝ አሉ ማለት ምንድነው ያን ሰው ሰነፍ ነህ ለማት ነው። ይሄ ግን ከፍራፍሬ ጋር አይገናኝም። ምክንያቱም ፍራፍሬ በጣም ጣፋጭ ነው። ግን ሙዝ ለምን መሰላችሁ? ሰነፍ የሚባለው አንድ ሰው ሙዝ አንተ ሙዝ እጅ ነው ከተባለ? ሙዝ በባህሪው ምንድነው? የሆነ ቅባትነት ነገር አለው ማለትም ሙልጭ ሙልጭ ይላል። ፈሪም ወይም ደግሞ ሰነፍ ለመላው ደግሞ እንደት መሰለህ? ጠንከር አይደለህም የሆነን ስራ ስትሰራ አተኩረህ፣ አድፍጠህና ሳትለቅ አትሰራም ማለት ነው፤ ቶሎ ልክ እንደ መናገር ነው። ለምሳሌ አንድ እንትን ሰራተኛ ስራ ከገባ በኋላ ቀኑን ሙሉ ስራ መስራት ቤት የሚጠበቅበት እና ቀኑን ሙሉ ስራ ሰርቶ ማሳደግ ካለበት የራሱን ብር፣ ግን ዝም ብሎ አንድ ሰዓት ሁለት ሰዓት ሰርቶ በቃኝ ምናምን ስላለው ተወነ ምን ይባላል ይሄ? አንተ ሙዝ እጅ ነህ አንተ ብሎ ይሰደባል ማለት ነው። እና እንዴ ኢትዮጵያ አገላለጽ ሙዝ እጅ ማለት ሰነፍ፣ ሙልጫ፣ የሆነ በአግባቡ የማትሰራ፣ ምናምን ተንሎ ነው የሚገለጸው ማለት ነው። እና ሙዝ አንዳንዴም እንደ ስድብ ይሆናል እንደ ስድብ መገለጫ። አለ አይደለ? የሆነ ሰው በባህሪው ሰነፍ ከሆነ ምን እንለዋለን? አንተ ሙዝ እጅ ነህ ብለን እንነቅፈዋለን ማለት ነው ያንን ባህሪውን እንዲያስተካክል፣ እንዲያርም ነው ማለት ነው። በመቀጠል ደግሞ ሙዝ ብለን የምንጠራው ቅርጹ ትንሽ ጠመም ያለ ርዝም ያለ ቀጠን ያለ ነው። ልክ እንደነ ብሩቱካን፣ እንደነ አቦካዶ ክብ፣ ክብ አይደለም። እና በጣም ምቹ የሚያደርገው እንዴት መሰራችሁ? ለምሳሌ አቡካዶ ስንበላ መሃል ላይ ትልቅዬ የግድንግድ ወይም ትልቅ የሆነ ምን አለው? ፍሬ አለው። ስለዚህ ምንም ያክል ትልቅ አቡካዶ ብናይ መሃል ትልቅ ፍሬ ስላለው አቦከዶን የኔ ያክል ብዙ አንበላም ማለት ነው። ምክንያቱም ትንሽ የምንበላው ፍሬ ስላለው። ፍሬው አውጥተን ስንጥለው ትንሽ ነው የምቀረው። ልክ እንደዚሁ ብርቱካንም ቢሆን ስንበለው መሃል፣ መሃል ላይ ብዙ ፍሬዎች ስላሉት እዛ ፍሬዎችን እያወጣን በመጣል ምናምን ምን እንላለን? እንደክማለን ማለት ነው እና ያን ያክል ደስ አይልም። ሙዝ ግን ከሁሉ ላየት እና ደስ የሚያሰኘው ነገር ምንድነው? መሃል ላይ ፍሬ የለውም። በቀጥታ ምን እናደርጋለን እንልጠዋለን። ከለጥነ በኋላ ምንድነው የምናደርገው? በዳቦ ወይም ደግሞ ብቻውን ዝም ብለን እናደርግልን? እንበላለን ማለት ነው እና በጣም ምቹ ደስ የሚል ምግብ ነው ማለት ነው። እና ከዚህ አንፃር ሙዝ በጣም ደስ የሚል ምግብ ነው ማለት ነው። ስቀጥል ደግሞ ሙዝ አሁን መጥፎ አሁን እንዳወራነው ሁሉ ደግሞ መጥፎ ባህሪ ደግሞ አለው። መጥፎ ባህሪ እንደት መሰላችሁ? በቀላሉ ሊበለስ ይችላል። ማለት መለን ነው? ለምሳሌ ምግቡ ፍራፍሬ ከመሆኑ አንፃር ለምሳሌ ተቆርጦ ከደረሰ በኋላ ይቆረጣል አይደል? ከተቆረጠ በኋላ ገበያ ሄዶ ካልተሸጠ ለሳምንት፣ ለሳምንት ላይቆ ይችላል። በሶስት ቀን፣ በሁለት ቀን ውስጥ ምን ሊል ይችላል? ሊበላ ይችላል ማለት ነው። እና ምን መሆኑ ተበላሽ ወይም ደግሞ ቶሎ በፍጥነት የሚበላሽ ምግብ ከመሆኑ አንፃር ደግሞ ይሄ ደግሞ ምንድነው? መጥፎ ጎን ነው። እና በአጠቃላይ ሙዝ ማለት ይሄን ይመስላል።

ሰላም እዚህ ጤና ይስጥልኝ የዛሬው ቃል ደግሞ ምንድነው? ደመና ነው። ደመና ማለት ያ አንድ የአየር ሁኔታ ነው ለምሳሌ ፀሀያማ ሙቀት ዝናብ እንደሚባለው ሁሉ ደመና ይባላል። እና ደመና በጣም ደስ የሚል የአየር ሁኔታ ነው። ለምንድነው በጣም ፀሀይ ሲሆን ሙቀቱ ያስቸግራል በጣም ከባድ ነው። ብርድማ አከባቢ ሲሆን ደግሞ ለብርድ እንገጣለን በሽታ ስንገልጥ አማካፊውን ደረብ አለብን። ደመና ማየት ግን ሁለቱን አየር ሁኔታ ያመጣጥልልናል ማለት ነው። በጣም ሙቀት አይደለም በጣም ፀሀይ አይደለም ግን ለብ ያለማ ነገር ለብ ያለማ ነው የምሰራችሁ እርግት ያለ ማለት ነው። እና በጣም የሚመች ማለት ነው እና ደመና ብዙ ጊዜ እንድህ አይነት አየር ሁኔታ ነው ማለት ነው። እና ደመና ደግሞ እንደምን ይገለጻል አንዳንዴ እንደ እንደ ምን መሰላችሁ እንደ ትልቅ ነገር ግልጽ ማለት ነው። ደመና ምክንያቱም ሰማያል የሚገኝ ሰፊ ነገር ስለሆነ ምን ሰዎች ምን ይላሉ? ደመና አሉ ማለት የሆነ ሰው ትልቅ ሰው ነው በጣም ሰፊ ነው እንደማለት ነው። ወደ ይገጥማል ልክ እንደ ኢትዮጵያ አገላለጽ ሰዎች አይደለም ደመና አለ ማለት። ምን እያልን ነው ቀጥሎ ምንድነው? የምመጣልን ማለት ነው ዝናብ ይመጣል ማለት ነው። ብዙ ጊዜ በኢትዮጵያ ስለምንድነው ሁሌ አይደለም ግን ብዙ ጊዜ በኢትዮጵያ ውስጥ ደመና ታታታለህ ቀጣይ ዝናን ይመጣል ወይ ደግሞ ከተደመነ በኋላ ከዝናብ በኋላ ደመና አለ ማለት ነው። ስለዚህ ብዙ ጊዜ ዝናብን ከደመና ጋር አናገናኛለን ማለት ነው። ስለዚህ ደመና ነው ማለት ካልነው የሆነ ሰው የሆነ ሰው ፍሬ ነገር አለው ማለት ነው። ምክንያቱም ዝናብ ማለት ጥሩ ነገር ስለሆነ ይሄው ሰው ደመና ነው ማለት እሱ ሰውዬ በጣም ጥሩ ነገር ፍሬያማ ነው። እና ደግሞ ለዚህ የሆነ ነገር ሀሳብ ያለው ነገር ሰው ነው ብለን ስለምንገልጽ ደመናን ከዚህ አንፃር እንገልጸዋለን ማለት ነው። እና ደመና ማለት በጥቅሉ ይሄን ይመስላል። አመስግናለሁ

ሰላም ጤና ይስጥልኝ እንዴት ናቹ የዛሬው ቃል ደግሞ ሩቅ ነው የሚለው። ሩቅ ማለት ምን ማለት ነው? እኛ። ቶሎ ልናየው ልንደርስበት ልንነካውና በፍጥነት አለ አይደለ በእኛና በሱ መካከል ያለው ርቀት እኛ ቶሎ ልደርስበት የማንችለው አይነት እቃ ሰው እና ቁስ ሊሆን ይችላል ማለት ነው። ክነገር አንፃር ካየነው ምን ማለት ነው? ለምሳሌ እኔ አሁን ከእኔ አካባቢ ቤቴ ውስጥ ከገባሁ በኋላ ቤቴ ወደ መማጀት ለመሄድ ምንድነው እኔ ምንድነው ቅርብ ነው። ማታ ላይም ማለት ነው እኔ በወርሙነት ነው። ከቤቴ ተነስቸ ወደ ስራ ቦታ መሄድ ብፈልግ ግን ማታ ላይ ምንድነው ለኔ እሩቅ ነው ማለት ነው። ስለዚህ ከርቀት አንፃር ከየነው አንድ ነገር እኔ በፈለኩት ሰዓትና በፈለኩት ጊዜ እኔ በፍጥነት የማላገኘው ነገር ከሆነ የማላየው ማን እኮ ከሆነ ምንድነው ያንን ነገር ሩቅ ቶሎ ምን ይገለጻል ማለት ነው። ሩቅ ሲገለጽ ከዚህ አንፃር ብቻ አይታይም። ለምሳሌ አንድ ሰው በገንዘብ ይቸገረውና ለምሳሌ አንድ ተማሪ ዩኒቨርሲቲ ውስጥ ገብቶ ገንዘብ ብቸገረው ገንዘብ ችግሮት ለሱ ማነው ቅርቡ ገንዘብ የሚሰጡት ቤተሰቦቹ ናቸው። እናት እና አባቱ ግን እሩቅ የሚባለው እና አሁን ለምሳሌ እሩቅ የሚባለው አክስት አጎት ብዙ ጊዜ ሩቅ ይበራል በጣም የማይገባባ ምናምን ከሆነ ምንድነው እሱ ያን ሰው ስትችግሩ ቶሎ ለመላክ ራቅ ብሎት እነማን ናቸው? አክስትና አጎት እንደዛ እንደዛ ነገር ማለት ነው። ከእህት ከወንድም ከእናትና እህት ውጪ ያሉት እንትኖች ምን ይባላሉ? ከቅርብ አንፃር ሩቅ ይባላል ማለት ነው። እና ሩቅ ማለት በአጭሩ እኛ የሆነ ነገር ለማኘት ጊዜ ሰዓት አመታትን ሲፈጅ ሲፈጅብን ማለት ነው። አሁን በድሮ ሰዓት በተለይ በጣም ሩቅ ሲገለጽ ነበር ምክንያቱም ከአንድ ቦታ ወደ ለላ ቦታ ቅርብ ቅርብ ራሱ ሆኖ ምንድነው ለመገናኘት በጣም አድካሚ ለነበረ ሩቅ ይባላል። አሁን ሰዓት ግን ሩቅ የሚባል ነገር የለም። ለምሳሌ በኦላይን ምናምን ወይም ደግሞ በትዊትር በቴሌግራም ምን የፈለከውን ሰው ማግኘት ትችላለህ ማለት ነው። አሜሪካ ሆነህ ኢትዮጵያ ውስጥ ያለውን ዘመድ ማዋራት ስለሚንችል ሩቅ የሚባል ነገር የለም። ግን ሩቅ የሚባለው አሁን ቅድም እንደጠቀስኩት እኛ ተሎ ልናገኘው ልንነካው ልንዳብሰው የማንችለው ነገር ማለት ነው። በፈለጉን ሰዓት ምን እንለዋለን ሩቅ ብለን እንገልጸዋለን ማለት ነው። አመሰግናለሁ

ሰላም ጤናዬ ስትልን ኪሳራ ነው የሚለው ደግሞ የዛሬው ቃላችን። ኪሳራ ማለትም አልነው እንደ ኢትዮጵያ አገላለጽ ብዙ ጊዜ የሚገልጸው ለነጋዴዎች ምናምን ነው ለነጋዴዎች ለአርሶ አደሮች ምናምን ኪሳራ ይገለጻል። ኪሳራ ማለት ነው አንድ ነጋዴ በገዛበት ዋጋ በታች ሺሸጥ ማለት ነው። ለምሳሌ አንድን ኮንታል ብርቱካን ጋር በሁለት ሺህ ገስቶ ግን በሁለት ሺህ አምስት መቶ አትርፌ አልብለው እያሰበ ግን እንደ እንዳልሆኑ ዋጋው ዝቅ ብሎበት። በአንድ ሺህ አምስት ወር ቢሸጥ ምን ሆነ ማለት ነው አምስት መቶ ብር ከሰረ ማለት ነው። እሱ ብቻ አይደለም ጊዜውን ሰዓት ሁሉ ነገር ከሰረ ብለን እናወራለን ማለት ነው። እና ከምርት ከዋጋ አንፃር ከፍ ዝግጅልብና ምን ገልጿ ገልጿ ምን ይባላል? ኪሳራ አብረን ገልጿልን ማነው ግን እሱ ብቻ አይደለም ኪሳራ መላክ ኪሳራ መላክ ለምሳሌ። ወላጆች ብዙ ጊዜ ኪሳራን ይገልጻሉ ከምን አንዛር የሚወልዱት ልጅ። አስተምረው ምን ብለው የምለው እንደማን ብለው ካደገ በኋላ ማህም ጓደኛ ይዞ ማይሆን አስተሳሰብ ይዞ ደግሞ አልባ ቦታ ሲሆንባቸው እድሜውን ሲያበራሽ። እነሱ ሲያሰድዱ ምን እንደሆነ እሱ ኪሳራ ይውልታል። ምክንያቱም ኪሳራ ማለት ይባከነ የተበላሸ ጥቅም ላይ የማየውል። እና ደግሞ ለሰው ጥሩ ያልሆነ ማለት ነው እና እንደዛ እኮ ነው። ምን ልትል ወላጆቹን ኪሳራ ብለው ምንድነው? ይጠሩታል ማነው? በመቀጠልም እንደዚሁ ይቀጥላሉ። ለምሳሌ አንድ ቤተሰብ ውስጥ። ከአምስቱ ቤተሰብ ለመስተር አንዱ እንደዚህ ሶስት ጥሩ ስምርት ላይ ጎበዝ ቢሆንና ሁለቱም ደግሞ ዘነተው ነው። እንደው እነሱ ኪሳራ ያባላሉ በምክንያቱም ጊዜያቸውን በአገው ይጠቅሙታል እያጠፉት ማለት ነው። ባለባሌ ነገር። እና ከዚህ አጠር ይበላል ኪሳራ ትበል ብለን ምን ማነው እሱ ብቻ አይደለም። ሲሰራ ማለት ለምሳሌ። ከብዙ አንጸድተሃል። አሁን ለምሳሌ ከምናምን ጸድተሃል። እንደ አጠቃላይ። እንደ ሀገር። የሆነ ሰዓት ላይ በገንዘብ ጉዳይ በጣም ተወደደ እና እውነታችን ተበርድና። ምን እንላለን? ይሰራ አጋጥሞ ወይ? ደግሞ ከሰርነህ እንላለን ማነው? እና ብዙ ጊዜ ኪሳራ የሚገናኘው ከገንዘብ ጋር። ከተለያዩ ቁሳቁሶች ጋር ነው ምናምን ነው ኪሳራ የሚባለው። አንዳንዴ ደግሞ ለምሳሌ ኪሳራ ከ እንትን አንፃር ነው የምንፈልገው።

ሰላም ጤና ይስጥልኝ የዛሬው ጥያቄዬ ደግሞ ወይም ቃል በር ነው። በር ማለት ምን ማለት እንደሆነ ትርጉሙን እናብራራ እንደ ኢትዮጵያዊ አገላለጽ በር ማለት። አንድ ቤት ውስጥ ጣራ ግድግዳ ምሰሶ ወለል እና የተለያዩ እንዳሉት ሁሉ መስኮትም እና በርም አለ ማለት ነው። እና ተነዚህ መካከል ምንድነው በር ማለት? አንዱ የአንድ ቤት ክፍል ነው ማለት ነው። ክፍል ማለት የአንድ ቤት ምንድነው? ያ ካሉት ክፍሎች መካከል መጠሪያ ነው። እና በር ብዙ ጊዜ የሚያገለግለው ለምንድነው ቤት ውስጥ ለመግቢያ ነው ለመግቢያ እና ለመውጫ። ምክንያቱም አንድ ቤት ተሰርቶ በስርዓት በር ካልተዘጋጀለት ሰዎች እንደልባቸው ሊገቡበትና ሊወጡበት አይችሉም ማለት ነው። አሁን ዝም ብለን ድፍን ያለ ቤት ብንሰራ መግቢያና መውጫ ከሌለው ለኛ አንደኛ ለመግባት ለመውጣት በጣም አስቸጋሪ ነው። ሁለተኛ ደግሞ ጭራሽ ታልገባንበት ደግሞ ለኛ ምንድነው? ጥቅም የለውም ማለት ነው እና በር ማለት በጣም ጥቅም ያለው ነገር ነው። ለእኛ ምንገባበትና ምንወጣብት መንገድ ነው ማለት ነው። ሲቀጥል በር አሁን ልክ ኢትዮጵያዊ ድሮ የሚሰሩት ስራ በር አሰራር በጣም ይለይ ነበር ምክንያቱም የዛን ዘመን። አልነበረም እና ቴክኖሎጂ እና ሌሎች ነገሮች አልነበሩም እና እንደዚህ ዘመናዊ ነገሮች ማለት ነው። ከዛ የሚሰሩት በር ብዙ ጊዜ በድንጋይ ነበረ። በድንጋይ ማለት ትልቅ የሆነ ጠፍጣፋ ድንጋይ ይፈለጉና ያንን ድንጋይ ቀፍ ቅፈው ቀፍ ቅፈው ማለትም ሸንሽነው ሽንሽነው ማለት አይደለም ቀፍቅፈው ቀፍቅፈው ማለት። ከዛ በኋላ ጠፍጣፋ ያረጉትና ከዛ ያንን ድንጋይ አምጥተው ምን ያደርጉታል ማለት ነው። እንደ በር እንይጠቀሙታል ማለት ነው። ይሄ በጣም ከባድ ሲሰራ ለመቅረጽ በጣም አስቸጋሪ ከባድ አሰልችና በጣም ሰውነትን የሚጎዳ በጣም የሚያደክም እንትን ነው የስራ ሂደት ነው። ያኔ ያው በዛን ዘመን ስራ አልነበረም። በድሮ አባቶቻችን ዘመን እናቶቻችን ዘመን በኢትዮጵያ ይሄ ቴክኖሎጂ ስላልነበረ ነው እንጂ ይሄን የማይሰራበት ነበር ግን ያኔም ቢሆን የሚደነቁ ናቸው። ምክንያቱም በር ያስፈልጋል በለው ስለሚያምኑ ትንሽዬም ጎጆ ሆነ ትንሽዬ ዋሻ ውስጥ ቤት እንትን ያዘጋጁና ምን ይሰራሉ በር ያዘጋጃሉ ማለት ነው። እና የሚደነቁ ናቸው ኢትዮጵያዎች እና ያንን በር ምንድነው ያልኩት በብረት በማለቴ ይቅርታ በትልቅ ድንጋይ ነው። እና ድንጋዩን ተሸክመው እዛ ለመክፈትም ለመዝገብም በጣም አስቸጋሪ በጣም አስቸጋሪ የሚባል ነው እና ያኔ ይሄን የሚያደርጉት ለምን ነበረ? እዛ ጫካ ውስጥ ምናምን በሚኖሩበት ሰዓት ያን ያህል አይደለ ምንም ብዙም በዘመኑ ሰዓት ያኔ ምን ነበር ጂብ ምናምን የተለያዩ አራዊቶች ምናምን ነበሩና። በር የሚያዘጋጁት እነሱ ገብተው አረፍ በሚሉበትና በሚተኙበት ሰዓት እንሳት መጥተው እንዳያጠቋቸው ማለት ነው። ምክንያቱም በሩ በብረት በድንጋይ ከሆነ ለዛውም በትልቅ ድንጋይ ከሆነ ያንን ድንጋይ አልፎ መግባት ይከብደዋል ማለት ነው። ያንን ጅቡ በጣም ወይም ደግሞ ሌሎችን እንስሳቶች አራዊቶች ምናምን በዛ በር ምንድነው አልፈው መግባት ስለሚከብዳቸው። በሰላም ምናምን አርፈው ይነሣሉ እንደዚሁም። ሌባም ምናምን ከባድ ነው በድንጋይ ውስጥ ምክንያቱም አንደኛ ድንጋዩ ሲንቀሳቀስም ይጮሃል። ከጮኸ ይነሳሉ ምንድነው ችግሩ ብለው ያጣራሉና ማንኛውም ነገር ቢሆን ይዘጋጃሉ ለዛ ነገር ምላሽ ለመመለስ ማለት ነው። እንዲህ ከሆነ ደግሞ ለሰራቂም ለእንስሳም አይመችም ማለት ነው እውስጥ ያለ ሌላ ምላሽ ካላቸው ማለት ነው። እንደዚሁ ደግሞ በር የድንጋይ ሲሆን ደግሞ ጥንካሬ ስላለው በጣም አስቸጋሪ ነው ማለት ነው። ከዛ ቀስ እያለ ሲመጣ ቀስ እያሉ እያሉ ምን ደግሞ አሩጉ እንጨት ደግሞ መስራት ጀመሩ። እንጨት ይጠርቡና እንደውም አስታውሳለሁ የኔ አያቴ ቤት እንደዛ ነበረ። እንጨቶችን ከሁለት እና ሶስት እንጨቶች በጠፍጣፋው እንትን ያደርጉታል ይጠርቡትና ከዛ ያለሰልሱትና ሦስቱን በአንድ አርገው እንደ በር አድርገው በአራት ማዕዘን ይሰሩታል ማለት ነው። በተለያዩ ገመዶችና በልጦች ምናምን ያስሩትና ሦስቱን በአንድ አርገው ግምግም ሲያደርጉት ሰፋ ያለ ልክ እንደእኛ የሚያክል አንድ ምን ይላል በር ይሆናል ማለት ነው። እሱም በጣም ደስ የሚል ነው ከዛ አንፃር ትንሽ በክብደትም በምንም በሁሉ ነገር ትንሽ ቀለል ያለእና ትንሽ ወህ የሚያሰኝ ነገር ነው ማለት ነው። ያንን ነገር ግን ጥንካሬ ላይ ያንኛው የድብጋዩ ይበልጥ ነበረ ከዛ እያለ እያለ ዘመን ዘመን ዘመን እየተሻገረ መጥቶ መጥቶ መጨረሻ ላይ የምን መጣ የቆርቆሮ በር መጣ የተለያዩ በር መጡ ማለት ነው። የቆርቆሮ ቤት ምናምን ሲሆን ቆርቆሮ አይነት በር መጣ። ይሄ በጣም በጣም ውድ ነው። ከዋጋ አንፃር ምክንያቱም እኛ አይደለም የምንሰራው ተሰርቶ ስለሚመጣ ለዛ የግድ መክፈል አለብነ። ግን ምቹ ዘመናዊ በጣም የማያለፋ እና አለ አይደል እንደፈለግን የምናደርገው ነው። ከዛ እያለ ግን አሁን በጣም ዘመናዊ በሮች ጭራሽ አሁን ያሁኑ ዘመናዊ በሮች ለምሳሌ ምንድነው? የራሳቸው ካሜራ አላቸው ሌባ ምናምን መጥቶ እንደዚህ ቢቆፈቁፍ ከውስጥ ከውስጥ ሆነው ውጭ ያለውን ማየት የሚችለውና በጣም ዘመናዊ በሮች መጥተዋል። አመሰግናለሁ

ሰላም ሰላም የዛሬው ቃል ደግሞ ጠማኝ ነው ሚለው። ጠማኝ ማለት እንደ ኢትዮጵያ አገላለጽ ብዙ ጊዜ ቢንገልጸው ለውሃ ነው ውሃ ሲጠማን ብዙ ጊዜ ምን እንላለን? ኢትዮጵያውያኖች ሰዎች ምን ይምላሉ ጠማን ይላሉ። ጠማን ማለት ማነው? በሌላ አማርኛ። መጠጣት እንፈልጋለን ስለዚህ ማንኛውም ልጅ የሆነ ህፃን ምናምን። ውሃ በፀሀይ ሄዶ ወይም ደግሞ ብቻ አለ አደለ ውሃ ሲጠማው ምን ብሎ ይናገራል? ጠማኝ ብሎ ይንናገራል። ግን ጠማኝ በዚህ ብቻ አይገለጽም ብዙ ጊዜ በሌሎች ነገሮች ይገልጻሉ። ለምሳሌ የሆነ አንድ ሰው። ስኬት ቢፈልግ ስኬት ማለት ለምሳሌ በትምህርቱ መሆን ፈልጎ አለ አደለ ክላስ ውስጥ አንደኛ መውጣት ፈልጎ እየለፋ እየለፋ ግን ሁለግዜ ሶስተኛ ሁለተኛ ምናምን ቢወጣ ምን ሊል ይችላል? እኔ እኮ አንደኛ መውጣት ጠማኝ ሊል ይችላል። ማለት ምን ማለት ነው። ስለዚህ ጠማኝ ምትለው ቃል ስለ ውሃ ብቻ ሳይሆን ትርጉምዋ ምንድነው? የሆነ ነገር በጣም ፈልጌ ፈልኩት ግን እስካሁን አላገኘሁትም ለማለት ራሱ ይሆናል ማለት ነው። አሁን ለምሳሌ። የአንድ ግለሰብ ተነስቶ ጠማኝ እኮ ታለ። ውሃ እየጠጣ ጣማኝ ታለ ውሃ አደለም ማለት ዋና አለማው ምንድነው? ብዙ ጊዜ ቤራ ወይም ደግሞ ሌላ አልኮል ነገሮችን ለመጠጣት አምሮኛል እንደ ማለት ነው። ስለዚህ ጠማኝ ማለት ብዙ ጊዜ ከዉሀ ጋር ምናምን የሚገናኝ ሳይሆን የሆነ ነገር ሲያስፈልገን ያንን ነገር ደግሞ አቴን ለማለት ለመድረስ። ለመድረስ ያንን ነገር ለማግኘት ሰዎችን ምንገልጽበት መንገር ማለት ነው ጠማኝ እንላለን። አዎ አንድ ለምሳሌ አንዳንድ አሁን ለምሳሌ ባልና ሚስት። ከገቡ በኋላ ስራ አራርቋቸው በል ነው ሚስት ግንኙነት ሲያደርጉ ብዙ ጊዜ ቢቆዩ። ባል ጓደኛው እያወራ አረ እናት በእኔ እኮ። ባልቤቴ ጋር አብሬ የምትኛት ጣማኝ እኮ እንዳለ ናፈቀኝ ልትችል ስለዚህ ምንድነው ግንኙነት ማድረግ ናፍቆኛል። ከባለቤቴ ጋር ደግሞ ግንኙነት ማድረግ እፈልጋለሁ ብሎ ይገለጽ ለማለት ነው። ስለዚህ ጠማኝ ማለት ከብዙ አንፃር ይገልጻል ማለት ነው። ውሃ ምናምን ይሰጣል ማን ነው ይላል ጠማኝ እንላለን። ልክ እንደዚህ ነው ለምሳሌ ምግብም አሁን ሲያስፈልገን ለምሳሌ ምንድነው? የምንለው ራበኝ እንላለን ምግብ መብላት ስንፈልግ ማለት ነው። በተመሳሳይ እንደዚሁ። ውሃ ምናምን ሲያስፈልገን ምናምን ጠማኝ እንላለን እንደዚሁ ለምሳሌ ብዙ ነገሮች አሁን እንደዚህ ማግኘት ያውን የዩኒቨርሲቲ ጂፒኤ። ወይ ደግሞ ውጤት ከፍ ማድረግ የተመኘን ግን ይሄንን ነገር ማድረግ ካልቻልን ግን ወይ ነገር እኮ ቅጣም የቀረ አይደለም ማነው እና ጠማኝ ነው ሁለት ነገሮች አሉት። ጠምቶ ቀረ ያው ለምሳሌ ጠማኝ ሆኖ ጠምቶ ቀረ ካለ ያንን ነገር ሳላገኝ ቀረው ማለት ነው። ግን እረካው ካለ ደግሞ ጥማቴን አገኘሁ ማለት ነው። ገብቷቸው አለ ስለዚህ ምንድነው ሲገለጽ። አንድ ሰውዬ ጠማኝ ብሎ ረከብ ካለ ያው ያንን ነገር አግኝቷል ምናምን ነው። አላገኘሁትም ወይ አላገኘሁም አይደለም እና ከዚህ አንፃር እናየዋለን። ቴንኪው

ሰላም ሰላም የዛሬ ጥያቄችን ቃል ደግሞ ምንድነው? መተኛት ነው የሚለው መተኛት ማለት እንደ ኢትዮጵያ አገላለጽ ብዙ ጊዜ ሰው ቀን ሙሉ ስራ ሲሰራ። ከሰው ጋር ሲያወራ ሲጫወት ሊሆን ይችላል ትምህርት የትሮ ሲማር ሊሆን ይችላል። የተለያዩ ተግባራትን ሲተገብር ምናምን ደክሞት ስለሚውል ምን ያደርጋል ማታ ላይ መጥቶ ይተኛል ማለት ነው። ልክ ሲተኛም ምን ይባላል መተኛት ይባላል። ያን ሰውዬ ወደ እንቅልፍ ውስጥ ሲገባ ማለት ነው። ሲጋደም ወደ አልጋው ሲጋደም። ወደ ተኛ ይባላል ልክ እንቅልፍ ሲወስደው መተኛት ወይም ተኛ ይባላል ማን ነው? እና መተኛት በጣም ደስ የሚለኝ ነገር ነው። ምክንያቱም የሰው ልጅ ቀን ላይ በጣም ብዙ ነገሮችን ሲያስብ ብዙ ነገሮችን ሲያወጣ ሲያወርድ የቢዝነስ ስራዎችን አለ አይደለ የንግድ ስራዎችን እንደዚህ ሲሰራ ሲያሯሩጥ ምናምን ሲል ስለሚውል። አእምሮ ድክም ብለህ የሚልበት አእምሮ ደግሞ ምን ያስፈልገዋል? እኛ ሙሉ ነገራችን የምናስበው በአእምሮአችን ስለሆነ አእምሮአችንን በራሱ እረፍት ያስፈልገዎል። ያን እረፍት ደግሞ በምን ነው የሚገኘው? በመተኛት ወይ ደግሞ በእንቅልፍ ማን ነው? የሰው ልጅልክ ሲተኛ እንደገና የአእምሮ ኒውሮኖቹ ምንድነው? ራሳቸውን አድሶ ስንነሳ ይነሳሉ ማነው እና በጣም ጠቃሚ እና አዋጭ ነገር ነው። በተኛት አንድ ሰው ባይተኛ ብንል ለምሳሌ ምንም በህይወቱ ውጤት ማግኘት አይችልም። እንደው ለምሳሌ ከግቢ ተማሪ ብንሄድ የግቢ ተማሪ ወይም ደግሞ የዩኒቨርሲቲ ተማሪ ተማሪ ያነባላ ያነብ ያነብ ያነብና እስከምንሽቱ ስምንት ሰዓት ለምን ላይ ላይነብ ይችላል ፋይናል ወይም መጠቅለያ ፈተና በደንብ ደግሞ ኤግዛም ምናምን አለ ፈተና ከተደረሰበት እስከ ምሽቱ ሰባት ሰዓት ተኩል ድረስ ላይ ሊያነብ ይችላል። ከዛ በኋላ ምን ያደርጋል ማለትነው? ይተኛል ማነው እስከ ጠዋት አስራ ሁለት ሰዓት ድረስ ማለትነው። ለምንድነው የሚተኛው ስንል? ያነበበው ነገር አይምሮ የሚቆጣጠርለትና ደግሞ የሚያስቀምጥለት የተኛ ምክንያቱም። በአካል እያለማ ንቁ አይምሮ ያነብርህ ያነብርህ ያነብለታል። ልክ ሲትኛ ግን ንቁ አእምሮ ወደ ድብቁ አእምሮ ክፍል የሚያስገባው መቼ ነው? ሲተኛ ነው ማነው? ስለዚህ መተኛት ማለት ያንን ተማሪ ከሚያነብው በላይ የሚጠቅመው ነገር ነው። ለምሳሌ ልክ እያነበበ እያነበበ ሄዶ ፈተና ውስጥ ቢገባ አንጎት ፈተናላይ ቢገባ ይኸው ውጤታማ የመሆን እድሉ በጣም ዝቅተኛ ነው። ምክንያቱም እንዴት መሰላችሁ? ሲያነብ ብዙ ነገር ነው በአንዴ የሚያነብበው ያንን ነገር ደግሞ አንዱ ከአንዱ ምን ይልበታል ይምታታበታል ካልተኛ በስተቀር ካልሆነ ሲትኛ ግን። አንዱ የራሱ ክፍል ሁሉም የራሱ የራሱ ክፍል ምንድነው? በስርዓት እና በእንትን ተደርድሮ ምን ይላል? ይህ ህክምና አይምሮዬ ክፉ ክፍል ውስጥ። ከዛ በኋላ ሄዶ ፈተናው ሲገባ ምን ይላል? ያንን የሸመደደውን ወይ ደግሞ ያነበበውን ነገር እያንዳንዱን ይሰራል ማነው እና ጥሩ ውጤት ያመጣል ማለት ነው። እና ለተለያዩ ለውጤት የተሻለ ነገር ለማግኘት ምንድነው? መተኛት በጣም ግዴታ ነው ማለትነው። ሁለተኛ ደግሞ ይሄ እንደ ግቢ ተማሪ ነው። ሁለተኛ ደግሞ መተኛት ማለት አሁን ብዙ ጊዜ የቢዝነስ አሳብ የሚያመጡ የስራ እቅድ ምናምን የሚመጡ ደግሞ መተኛት በጣም ግዴታ ነው። ለምሳሌ የሆነ ሀሳብ እያሰብን እያሰብን እያሰብን ግን ሀሳቡ ከሆነ አለ አይደለ የቢዝነስ የስራ እቅድ ብናስብ ብናስብ ወይም ደግሞ እቅዱን መውጣት ፈልገን በጣም ብንጨናነቅ ምናልባት ለሀሳቡ ሊመጣልን ይችላል ግን። ያኔ እስኪ ትንሽ አርፈን እንነሳለን ትንሽ አረፍ ብለን ስንነሳ አይምሮአችን። ምን ያደርጋል? በተኛንበት ላይ እያረፈ እዛው እዛው ደግሞ ስናስቢው ነገር በጣም ኦፕሬት አድርጎ ምናምን ነገር በጣም አንስላስሮ የሆነ መፍትሄ ይኖራል። ማለት ነው ከዛ ልክ ስንነሳ በአእምሮአችን የነገርኩት ትዝ ይላል ማለት ነው። ኦ ለካ አንዲህም አለ አሃ እረ ብስማም እንደዚህም ልክ አለ ምናምን እንላለን ማለትነው። ይሄ ከምን የሚመጣው? ከመተኛት ማነው እና መተኛት በጣም ወሳኝ ነገር ነው። ለስራ ሆነ ለትምህርትም ለሁሉም ነገር ለጤና ማን ነው? አሁን ለምሳሌ እንሂድ አንድ ሰው ቢታመም እንበል ታመመ ብንል በጣም ከባድ በሽታ ቢያመው እና ንዝናዜ የእግር ቁርጥማት ጥርሱን ቢያመው ወይ ደግሞ ራሱን በጣም ያመው ምናምን ነገር። ማታ ቀን አይተኛም ማታም አይተኛም ብዙ ጊዜ ምክንያቱም ስለሚዘነዘው በጣም ስለሚያመው ማለት ነው። ግን እንደማንም ብሎ ከተኛ ግን አንደኛ ህመሙን አላስታውሰውም። አለ አይደለ ለምሳሌ ለእርሳታ ከተኛ። እመሙን አያስታውሰውም ሁለተኛ ደግሞ። መድሃኒት ውጦ ከተኛ ደግሞ ያንን መድሃኒት ምንድነው ይሰራልለታል ብዙ ጊዜ አሁን እኔ ወባ አሞኝ ወይም ደግሞ ይሄ የራስምታት ምናምን በሽታ አሞኝ እዛ ለመዳን ስፈልግ ምን የማደርገው ክኒን እውጥና ወይም ደግሞ የተለያዩ መዳኒቶች ዶክተር ያዝዝልኝን እወጠውና ምን አደርጋለሁ እተኛለው ማለትነው። ልክ ተኝቼ ስነሳ ምን ይሆንልኛል ማለትነው። ያንን ነገር በወዝ በምናምን ነገር ወጥቶ ይኖራል ማለት ነው። ስነሳ ራሴ ምናምን እኔ እረጥብ እኖራለው። እና መተኛት ማለት በጣም ደስ የሚል ነገር ነው። ከዚ ከዚ አንፃር እወደዋለሁ ማለትነው አመሰግናለሁ።

ሰላም ሰላም እንዴት ናቹ የዛሬው ቃላችን ደሞ ባንክ ነው የሚለው ባንክ ማለት አሁን ኢትዮጵያ ውስጥ እንዳለው አገላለጽ ስንሄድ ብዙ ጊዜ ኢትዮጵያውያኖች ብራቸውን ገንዘባቸውን ወርቃቸውን አምጥተው የሚቆጥቡበት የሚያስቀምጡበት ቦታ እና በጣም ደህንነቱ ስለሆነች ብዙም ሰው ብዙ ሰዎች ብራቸውን ለማስቀመጥ የሚመጡት ቦታ ነው ማለት ነው በድሮ ጊዜ የኛ እንስትና አባቶቻችን ባንክ ባልነበረበት ሰዓት ብራቸውን የሚያስቀምጡት የነበረው መሬት ቆፍረው መሬት ውስጥ ብመርን ነው በመቅበር ነበረ ለምሳሌ አንድ ቤት ውስጥ የተለያየ ክፍል ይኖራል የሆነ ሳሎኑ ወይም ማጀት ይኖራል ደሞ ምግብ ሚገዛ ሰው አይሄድበትም ብሎ ካሰቡ ወይም ደሞ ሳሎን እንትን አልጋ ቤት አለ አልጋ ቤት ሂደው ምን ያረጋሉ በምሳር ምናምን ወየም ደሞ ይቅርታ በምሳር አይደለም በአካፋ ምናምን በአዶማ ይቆፍሩና ያላቸውን ንብረት ወይም ገንዘብ ምን ያረጋሉ ማለት ነው ሰው አይሄድበትም ነው ካሰቡት ደግሞ ሳሎን እንትን አልጋ ቤት አለ አልጋ ቤት ነው የሚያደርጋሉ በመሳር ወይም ደግሞ በይቅርታ በምሰር አይደለም በአካፋ ምናምን በአዶማ ይቆፍሩና ያላቸውን ንብረት ወይም ገንዘብ እናደርጋለን ማነው ይደብቃሉ ማነው እና ያኔ ግን ምንድነው ከሌላው ምናምን ለመጠበቅ ነበረ ምክንያቱም ሌባ ምናምን መጥቶ እንደዘርፋቸው ያንን ያደርጉ ነበር ማለት ነው እና በሰአቱ ያሁኑ ዘመናዊ ባንክ ዘመናዊ መቁጠጥ ያስራ አልነበረ የነሱ የምትጠቅመው ያንተ ነበር ማለት ነው በርግጡ በሰአቱ የሚደነቅ አይነት ነገር ነው የሰሩት ያኔ የማሰብ በጣም ጉብዝና ነው ያኔ ምን ባልነበረበት ሀብ ግን ያንን ነገር በጣም በጣም መጥፎ ነገር ነው ምክንያቱም ገንዘቡን ምናልባት አፈር ሊበላው ይችላል የተለያየ ነገር ሊያደርገው ይችላል ምክንያቱም በበዙ ነገር ጠቅለል ያው ግን ያን የተጠቅለለበት ነገር ምናልባት በምስጥናም ተቀቅ ተበላ በቀላሉ ሊ እንትን ሊል ይችላል ማለት ነው ሁለተኛ ደግሞ አሁን ብዙ ጊዜ እዛ የሚያደርጉት እነማን ናቸው ወይ አባት ወይ እነት ነው ምን ነው ልጅ ነው ምን አያይም እና አይበለውና እነት ነው አባት ወይ ልጅ ነብሳቸው እንትን ብትጠፋ እና ቢሞቱ ልጆቻቸው ፈልገው ያገኙት ማለት ነው ኣሁን በኣሁኑ ዘመን ባንክ ላይ ሂደው ምን ያደርጋሉ ይጠይቃሉ ያለውን ነገር ሂሳብ ተደርጎ ይሰጣቸዋል በድሮ ገዜ ግን ቆፍሮ የት ብለው ያገኙታል ምክንያቱ ኣይታወቅማ ምድር ውስጥ ነው ያለው ከሳሎን ይሁን፣ ከምን ይሁን ጭራሽ ራሱ መቆጠባቸውን ራሱ ማ ወይም ደግሞ መደበቃችን ራሱ ለላይ ላያውቁ ይችላሉ። ስለዚ ግን አሁን የሆነ ሰው ቢሞት አሁን አይበለውና አባትየው ቢሞት፣ ልጅየው ሄዶ ከባንክ ላይ ምን ያክል ብር እንዳለ እና ደሞ ብሩን ደሞ የ የ የሞቱን ሰርፈትኬት አምቶ መቀበል ይችላል ማለት ነው። ለቤተሰቦቹ ምናምን ወስዶ ለህት ወይ ለወንድሞቹ ወስዶ መስ መስጠት ይችላል። በዛን ጊዜ ግን እ እንደዚ ስላልነበረ ይቀበራል። ለዛ አይበለውና እንደዚህ አይነት ነገር ቢፈጠር እ ብሩ በዛው ምን ኖያል ከስሮ ይቀራል ማለት ነው። ወርቅም እንደዚው ተመሳይ ብዙ ይቀራል። ባንክ ግን ኢሄን ነገር ለመቅረፍ ምን መጣ፣ ዘመናዊ ባንክ መጣ። ለምሳሌ እንደ ንግድ ባንክ ኢትዮጵያ ውስጥ ያለው፣ ዘመናዊ በጣም ታዋቂ ባንክ ንግድ ባንክ አለ። አቢሲኒያ ባንክ አለ፣ አዋሽ ባንክ አለ፣ እ የተለያዩ አባይ ባንክ አለ፣ አሀዱ ባንክ አለ፣ ስንቄ ባንክ አለ፣ ኦሮሚያ ባንክ አለ፣ አማራ ባንክ አለ፣ ሲዳማ ባንክ አለ፣ በጣም ብዙ ባንኮች አሉ። እና ባንክ በጣም ብሳለው የመጀመሪያ ስራው ምን ያደርጋል፣ ኧ ገንዘብ ኧ ወይም ደሞ ብር ከሰዎች ይቀበላል። ተቀብሎ ያረጋል ያስቀምጥላቸዋል ማለት ነው። ኢ ይ የ የ የሆነ ም ትንሽዬ ያክል ኧ በፐርሰንት ወይም ደሞ በ እንትን ለነሱ ኤ አ እየቆረጠላቸው ምን ምን ያረጋል ማለት ነው። ኧ ገንዘብ ኢ ኢሰጣቸው ኧ ብራቸውን ይቆጥብላቸዋል ማለ ነው። ከዛ በኋላ ምን ያደረጋል ያኔ የቆጠቡትን ኧ ገንዘብ ለሰው ያበድረዋል ማለት ነው። ለሌላ ሰው በ በ በብዙ ምን? ወለድ ማለት ማነው። ለ ከተቀበላው ሰዎች ትንሽዬ ወልድ ነው ሚሰጠው። ለሚያበድራቸው ሰዎች ግ፣ በጣም ብዙ ወለድ ነው ሚጥልባቸው። እና ምን ያረጋል እነዛ ኤት ኢ የተበደሩ ሰዎች ወለዱን ይከፍላሉ ማለት ነው። ወለዱን ሲከፍሉ ምናገኘ ማለት ነው ባንኩ ገንዘብ አገኘ ማለት ነው። እ ወይ ደሞ ምንረጋል ይሄ አንደኛው ገንዘብ እሚያገኝበት ነው ባንክ። ምንክያቱም በውስጡ ስራተኞች ስላሉት ለዛ ለሰራተኞቹ እ ብር ሚከፍለው በዚ አይነት መንገድ ነው። ሁለተኛ ደሞ ሚያረገው ምንድነው ያነ የ ከሰዎች ለቁጠባ ተብሎ ብር የተሰበሰበውን ብር ምን ያረገዋል ኢንቨስት ያረገዋል ማለት ነው። ከተለያዩ ለምሳሌ ከቦንድ፣ እ ከዚህ ከተለያዩ ነገሮች ላይ ምንረጋል ወይም ደሞ ካፓርታማ፣ ከሪልስቴት ናም ጋር ምንያረጋል ኧ ኢንቨስት ያረገዋል ማለት ነው። ያንክል ብዙም እ እንትን እሪስክ የሌለበት አካባቢ ማነው። እሃን ያክል ብዙ ኤሄልህ አካበቢ ኢንቨስት ያረግና ኢንቨስት ያረገውን ነገር ትርፋማ ሆኖ ምን ያረጋል እ ለሰራተኞቹ ለምን እና ደሞ ለሱ ቶሮጥሩ አትን ትርፍ እንዲያገኝ ምን ያረጋል ስራ ይሰራል ማለት ነው። እና ከዚ ከዚ አንፃር ባንክ ጣም አዋጭ ነው። እን ጣረሚን ጠቃሚ ነገር ነው። አንደኛ ለማህበረሰቡ፣ ለባ ለብሩ ኧ ደህነቱ የጠበቀ። ቢጠፋ ራሱ ባንክ ውስጥ ኖው ሚጠይቀው ባንኩ ነው ማለት ነው። እና በጣም አው አው አዋጭና አማራጭ ነገር ነው። አመሰግናለሁ።

ሰላም ሰላም እንዴት ናችሁ። ጥቁር ነው የሚለው የዛሬ ደግሞ ቃል። ጥቁር ማለት ምን ማለት ነው? እና እንዴት እንደሆነ እስኪ እናብራራ። በኢትዮጵያዊ አግላለፅ ጥቁር ማለት። ብዙ ጊዜ ጨለማ ነው የሚገለጸው። ለምሳሌ ቀን ላይ ብርሃን አለ። ማታ ደግሞ ሲጨልም ምን ይበላል ጥቁር ይበላል። ይሄ ምንድነው ልክ እንደየ እንትኑ ይላያል ማለት ነው። ቀንና ማታ ሲሆን እሚለዩት ማነው? እና ግን እሱ ብቻ አይደለም ጥቁር ማለት ብዙ ጊዜ ቀለም ነው። ለምሳሌ አረንጓዴ ቢጫ ቀይ ሰማያዊ የተለያዩ ቀለማቶች አሉ ከዛ መካከል ምንድነው አንዱ ጥቁር አለ ማለት ነው። ጥቁር ምንድነው? ፒንክ ቡናማ ምናምን እንደሚባል ሁሉ ጥቁር ቀለም አለ ማለት ነው። እና እስኪ እናበራራ ለምሳሌ አሁን ሰማያዊ ብዙ ጊዜ ወንዞችን ምናምን በማህበረሰቡ በስምምነት ምንድነው የተወከለ ነገር ነው። እና ሰማያዊ ነገር ስናይ የሆነ ብቻ ውቅያኖስ ምናምን ነው ትዝ እሚለን እንደዚሁ ደግሞ አረንጓዴ ቀለም ስናይ ደግሞ ደን ምናምን ነገር ዛፎችን። ስለተወከለ በስምምነት ምንድነው በአእምሯችን እመጣው እንደዚህ እንደ ኢትዮጵያ እጽዋት ችግኝ የትለያዩ ፍራፍሬዎች ምናምን ነገር ነው በአእምሯችን እሚመጣው ሙዝ ምናምን ነው እሚመጣልን በአእምሯችን። እንደዚህ በተመሳሳይ ደግሞ ቀይ ቀለም ነው ብናይ ደግሞ እንደ ኢትዮጵያ ቀይ ቀለም ስናይ ደግሞ ባንዲራችን ያለው ያሉት ቀለም ስለሆነ በስምምነት ምን ይዘነዋል። ያኔ ብድሩ በእናቶችና በአባቶቻችን ዘመን በአድዋ ጊዜ በጉንደትና በጉራ ጊዜ የተከፈለ የመስዋዕትነት ክፍያ ነው። ብለው ያስባሉ በቀኝ ግዛት እንዳንገዛ ግብጽን ማለቴ ይቅርታ ጣልያንን ድል የወጉበትና የነሱን ደም ያፈሰሱበት አጥንታቸውን የከሰከሱበት እነሱን። መስዋዕትነት አድርገው እኛ በቀኝ ግዛት ሳንገዛ ያለንን ባህላችንን ሃይማኖታችንን ጠብቆ ያቆዩልን ሀብታችን ስለሆነ የእነሱ ምንድነው? መስዋዕትነት ነውና ያንን ስናይ የነሱ አንደኛ ሀዘኔታ ሁለተኛ ደግሞ በእነሱ ኩራት ነው እሚሰማን ማለት ነው። ብዙ ጊዜ ነገር ግን ብዙ ጊዜ እኛ ጥቁርን ቀለም ስናይ በምንድነው እምንመስለው? በሰይጣን አለ አይደለ በመጥፎ ነገር በማይረባ ነገር ሰውን በሚጎዳ ነገር ነው። ምክንያቱም በማህበረሰቡ ምንድነው በአንዱ ነው በስምምነት የወጣነው ማለት ነው። እና በእርግጡ ጥቁር ቀለም ቀለም ነው። ምንም የለውም ግን ጥቁር በባህሪው ቀለሙ ምንድነው? ጥቁሩን ሆነ ማለት ሌሎች ነገሮችን አያሳይም ለምሳሌ አሁን አንድ ቤት ውስጥ ፀሀይ ላይ ቆይተን ልክ ስንገባ ምን የምታየን ጥቁር ነገር ነው እሚታየን ጥቁር ነው። ማለት ቤት ውስጥ አለ ነገር አይታየንም ቀስ በቀስ ነው የሚገልጽ ምክንያቱም። ስለቆየነ ውስጥ እንደገባን ጥቁር ነው እሚታየን። ስለዚህ ጥቁር ምንድነው እነሱ አድርገው እሚያስቡት የሆነ ጨለማ ገሃነም ሲኦል በጣም መጥፎ ነገር። እሱ ብቻ አይደለም አሁን ሰው ሲሞት ምናምን ነገር እንደ ኢትዮጵያ በዓል ምን ይለበሳል ጥቁር ልብስ ነው የሚለበሰው ምንድነው? የሀዘን መግለጫ ማለትነው በዚህ ሰሞን በጣም አዝኛለሁ በጣም እንደዚህ ችግር ደርሶብኛል ምናምን ብሎ አባቴ እናቴ ሞተ ወይም ወንድሜ ዘመዴ ሞተ ብሎ ለመግለጽ ስሞክሩ ምንድነው የሚለብሱት ጥቁር ልብስ ነው የሚለብሱት ማለትነው። እና ጥቁር ቀለም ብዙ ጊዜ እንደ ኢትዮጵያ ባህል ከምን ጋር የተያያዘው ከመጥፎ ነገር ጋር እና ከ ችግር ጋር የተያያዘ ነው ማለት ነው። ሲቀጥል ደግሞ ጥቁርን ብዙ ጊዜ ሰው ሲለብስ እንደዚህ አይፈቀድም ማለትነው አሁን አሁን ነው እንጂ የመጣው በፊት በተለይ አሁን እኔ የኔ እናት እኔ ጥቁር እንድለብስ አትፈቅድልኝም የሆነ የሀዘን መግለጫ ስለሆነ ቲሸርት ጥቁር ቲሸርት ወይም ደግሞ ጥቁር ስለብስ ደስ አይላትም ማለት ነው። እንደዛም አርካይቢ ይገልጻል ማለት ነው እና ብዙ ጊዜ ጥቁር ቀለም ቤት ላይ አይቀባም። አይወዱም ብዙ ጊዜ ምክንያቱም ያው ቅድም እንዳልኩት ምንድነው የሀዘን መግለጫ ማለት ነው። አሁን ለምሳሌ ነጭ ነጭ ቀለም አሁን ለምን ይገለጣል ለብሩ ተስፋ ምናምን ለደስተኝነት ምናምን ይገልጻል አ ለምሳሌ ያው ነጭ ከለበሰ ደስ ብሎታል ማለት ነው። አሁን አመት በዓል ሲመጣ በዓላት የሚከበሩ ምናምን አመታዊ በዓላት ሲመጡ ምንድነው ብዙ ጊዜ የምትለበሱት ምንድነው? ነጫጭ ልብሶች ናቸው ማለት ነው። ልክ እንደዚህ ሁሉ ጥቁር ጥቁር ደግሞ የሚለበሰው ለ ሀዘን ጊዜ ምናምን ነው እና ምናምን ነው እና አንተ እንደዛ ነው የሚገለጸው። ግን እስኪ ስለ ጥቁር ከኢትዮጵያ ባህል አንፃር ወጥተን እስኪ ለብቻው እንየው። ጥቁር ማለት በጣም ደስ የሚል ቀለም ነው። ለምሳሌ እንደ ልብስ ከሄድን ነጭ ልብስ እና ጥቁር ልብስ ብናቀርብ ብዙ ጊዜ ተመራጭ ልብስ ምንድነው? ጥቁር ልብስ ነው። ለምን አትሉኝም? ምክንያቱም ነጭ ልብስ ለብሰን የመቆሸሽ እድሉ ወይም ደግሞ የሆነ አቧራ ቆሻሻ ከፍተኛ ነው። ወዲያውኑ ነው የተነካው ይቀልምና ለማጠብም ያስቸግራል ታጥቦሞ አይለቅም። ጥቁር ልብስ ግን ስንለብስ በተለይ አሁን ጥቁር ጫማ ጥቁር ሱሪ ስናደርግ የሆነ አቧራ ቢነካን እራሱ ዝም ብለን በውሃ ውስጥ ንክንክት አርገነው። ጥቁር ስለሆነ ምን ይላል ወዲያውኑ ምን ይላል ይለቃል ማለት ነው። እና የጫማ ራሱ በጣም በጣም የሚያምር ደግሞ ብዙ ጊዜ ጫማ ላይ ጥቁር ጥቁር ጫማ ነው ማለት ነው። እና ለመጥረግም ለብዙ ነገር ምናምን የሚያገለግለው ምንድነው ማለቴ የምትችለው ምንድነው? ጥቁር ነገር ነው። እና ከልብስ አንፃር ካየነው እንደ ሀሳብ ምንድነው የትኛውም ደስ የሚለው። ጥቁር ነው ማለት ነው።

ሰላም ጤና ይስጥልኝ ይሄ የዛሬው ቃል ደግሞ ወንበር ነው። ወንበር ማለት ምን ማለት ነው? እስኪ እናብራራ ልክ እንደ ኢትዮጵያዊ አገላለጽ ማለት ነው። ወንበር ማለት ከቤት እቃዎቻችን መካከል አንዱ ነው። ለምሳሌ ቤት ውስጥ ምን ምን አለን? ሶፋ፣ ወንበር አለን የጠረጴዛውም ጠረጴዛ አለን። ምግብ መመገቢያ ቴሌቪዥን አለ ወይም ቲቪ አለን ከዛ ደግሞ አልጋ አለን ኩሽና ቤት ሆነን ደግሞ መመገቢያ ምግብ መስሪያ ቤት ደግሞ ምን አለን ብረድስት ማንኪያ ማማሰያ ማለት ነው እና የተለያዩ እቃዎች አሉን ማለት ነው። ምን ውስጥ ቤቴ እቃ ውስጥ ማለት ነው። ቤቴ እቃ ውስጥ እንደዚህ አይነት ነገሮች አሉን። ወንበር ማለት ከዛ መሃል አንዱ ሲሆን የሚያገለግለን ለምንድነው ቀን ላይ መጥተን አሁን ለምሳሌ ላይ ቀን ላይ መጥተን እረፍ ለማለት ስንሞክር ምንድነው ወንበር ነው የምንጠቀመው ማለት ነው ወንበር ላይ ሄደን ቁጭ እንላለን ማለት ነው። እና ወንበር ብዙ አይነት ወንበር አለ። ትንሸዬ ኩርሲ የምትባል ወንበር አለች እንደ ኢትዮጵያ ህዝብ ያለች ትንሽዬ ናት በጣም ዝቅ ናት ለመቀመጥ። አንዳንድ ወንበር ደግሞ አለ ከፍ የሚል አለ ጎማ ወንበር የሚባል ደግሞ አለ። ጎማ ወንበር ማለት በፕላስቲክ የሚሰራ ሲሆን ለመሰበር ከፍተኛ ግልጽ የሆነ ግን ምቹ የሆነ አለ አይደል የሚዘና ነው ከዛ ደግሞ የብረት ወንበርም አለ። የብረት ወንበር ደግሞ በሽቦ አድርጎ የሚሰራ ነው። በጣም እሱም ደስ የሚል ነገር ነው። እና ወንበር ማለት ያንን ነው ማለት ነው። እስኪ ግን ከድሮዎች አንፃር እንሂድ፤ አሁን የድሮ እናት አባቶቻችን ወንበር መጀመሪያ ምንድን ነበር የሚጠቀሙት ስንል እንደ ኢትዮጵያ? የድሮዎች የሚጠቀሙት ምን ነበረ መጀመሪያ ላይ ምንም በአሁኑ ሰዓት ያሉት ቴክኖሎጂ በዛ ሰዓት ስላልነበረ የሚጠቀሙት መሬት ላይ ነበረ ወንበር አይጠቀሙም ነበር፤ ከዛ በኋላ ትንሽ ትንሽ እየቆዩ እየቆዩ እያሰቡ መጡ ምን መጠቀም ጀመሩ ድንጋይ ማለት ነው። ድንጋዩን እየጠራረቡ በስርዓት በስርዓት እያደረጉ ድንጋይ ላይ መቀመጥ ጀመሩ ማለት ነው። እና ያኔ ምንም ስላልነበረ ያው ድንጋይ መቀመጥ በጣም ቂጥን የሚያሳምምና የሚልጥ ቢሆንም እንኳን ግን፤ ተመራጭ ውስጥ እሱ ነበር ማለት ነው ትንሽ ከፍ ብሎ ለመቀመጥ ከዛስ? ምን ምን ማድረግ ጀመሩ ቀስ እያሉ እንጨት እየጠረቡ እንጨቱን እየገጣጠሙ እንጨቱን እያሰሩ ምናምን ነገር ቀለል ያለና ምቹ የሆነ ወንበር መፍጠር ጀመሩ። እያሉ እያሉ አሁን አሁን ያለንበትን ዘመን ወንበር መስራት ጀመሩ ማለት ነው በብረት ሆነ በተለያዩ ነገሮች ይሄ ምንድነው የኢትዮጵያውያን ነው ማለት ነው። ከዛ ግን አሁን አስኪ አሁን እኔ ስለ ኢትዮጵያ ወንበር አመጣጥ ነው ያወራነው። እስኪ ስለ ወንበር አጠቃላይ እናወራ ወንበር ማለት ጥቅሙ ቅድም እንዳልነው ቤት ላይ አረፍ ለማለት ሁለተኛ ደግሞ ምግብ ምናምን ስንበላ ብዙ ጊዜ ምንድነው የምንበላው ተቀምጠን ነው የምንበላው ቁመን ነው የምንበላው እንደ ኢትዮጵያ በህል ለምሳሌ ምግብ አንድ ሰው ሲበላ ምንድነው የሚያደርገው ተቀምጦ ነው የሚበላው ተቀምጦ ሲበላ ደግሞ የግድ መቀመጫ ምናምን ምን መሆን አለበት ወንበር ማለት መኖር አለበት ማለት ነው። ምክንያቱም አልጋ ላይ ተቀምጦ መብላት እንደ ነውር ነው የሚታየው። በተለይ አሁን ያባወራ ቤት ወይም ደግሞ የትልቅ ሰው ቤት አልጋ ብዙ ጊዜ ምን ውስጥ ነው የሚገባው አልጋ ቤት ውስጥ ነው እና ሳሎን ላይ አይገኝም ስለዚህ ተቀምጦ ምናምን ለመብላት ምንድነው እኛ የምንጠቀመው ወንበር ነው ማለት ነው። አሱ ብቻ አይደለም ከሰው ጋር አሁን ቀጠሮ ኖሮን በስራ ጉዳይ በተለያዩ ጉዳዮች አሁን ማውራት ስንፈልግ ረጅም ሰዓት ስለምናወራ ምን ላይ እንቅመጣለን ማለት ነው? ምቹ የሆነ ሶፋ ወንበር ላይ ማለት ነው። ሶፋ ወንበር ማለት በእስፖንጅ፣ በጨርቅና በተለያዩ ጣዉላዎች የሚሰራ ነውና በጣም ልስላሴ አለው ለመቀመጥ የሚመች ቀና አድርጎ የሚይዝ፣ ከወገብ ደገፍ የሚያደርግ እና የተለያዩ ነገሮችም የሚያደርግ ማለት ነው እና ይሄም ምንድነው ጥቅሙ ሰዎች ቀጠሮ መናምን ሲኖራቸው ከትላልቅ ከትላልቅ ሰዎች ጋር ማውራት ሲፈልጉና ለረጅም ሰዓት ማውራት ሲፈልጉ ምንድነው የሚያደርጉት ወንበር ማለት ነው። እንዲሁ በተመሳሳይ ስብሰባ ምናምን ሲካሄድ ስብሰባዎች አሁን ለምሳሌ ይደረጋሉ አሁን እንደ ኢትዮጵያ ይሄ ግምጋማ ምናምን ሲደረግ ስብሰባ ደግሞ በጣም ብዙ ህዝብ ይመጣል ያን ብዙ ህዝብ መሬት ላይ አይቀመጥም ስለዚህ የግድ የሚቀመጠው የት ላይ ነው የሚቀመጠው ወንበር ላይ ተቀምጦ ምን ይላል ማለት ነው ስብሰባውን ይከፈላል ግምገማም የሆነ ሀሳብም ቢሆን የተለያዩ ነገሮችን ሀሳብ ይሰጣል ምን ይላል ማልት ነው አብሮ ይሳተፋል ማለት ነው ይሄ አንዱ ነው እንቀጥል ወንበር ማለት ለምሳሌ ብዙ ጊዜ ቢሮ ውስጥ እናየዋለን ምክንያቱም ቢሮ ውስጥ ባለሙያ ሲመጣ ምንድነው በምን ነው የምናስተናግደው ወንበር ላይ ማን ነው አሁን ለምሳሌ አንድ ባለሙያ መጥቶ ስለሆነ ጉዳይ እያወራኝ ወይም ሰራተኛ መጥቶ ቅሬታዉን እያቀረበልኝ ቁሙ አያወራኝም ስለዚህ ግድ መሆን ያለበት ወንበር ያስፈልጋል ማለት ነው መንቀመጫ ማለት ነው እና ወንበር ማለት በጣም ብዙ ጥቅም ያለው ነገር ሲሆን ከዚህ አንፃር እንገልፀዋለን። በጥቅሉ ደግሞ አሁን አንድ ኢትዮጵያዊ አሁን ለምሳሌ ወንበር ብሎ ከገለጸ ምናልባት መቀመጫውን ብቻ ላያስብ ይችላል። ስልጣን ሊሆን ይችላል ትርጉሙ፤ አሁን አንድ ግለሰብ ተነስቶ የዚህ መንግስት እኮ ወንበሩ ካለ ስልጣኑ እንደማለት ነው መቀመጫው አለ አይደለ እንደ እንደ ስልጣን ነው የምታየው እና ሀይለ ስላሴ ላይ እኮ ገለበጡት ወንበሩን ገለበጡት የተባለው ምኑን ነው ስልጣኑን ቀሙት እንደማለት ነው። ምክንያቱም ብዙ ጊዜ የትላልቅ ሰዎች የመሪዎች ምናምን መቀመጫ ለየት ያለ እና የሚያምር ማለትም ያው ህዝብን ስለሚመሩ ለህዝብ ደግሞ አርአያ መሆን ስላለባቸው በኑሮ ሁኔታ የተሻለ አይነት ህይወት ነው መኖር ያለባቸው እና እንደዛ ተብሎ ስለሚታሰብ ለየት ያለ ወንበር ነው ተቀምጠው ሰዎችን የሚያወሩት ማለት ነው እና ወንበር ማለት እንደ ኢትዮጵያአዊ አገላለጽ ደግሞ እንደምን ይተረጎማል እንደ ምን ቅድም እንዳልነው እንደ ስልጣን፣ እንደ ሀይል፣ እንደ መግዛት

ሰላም ጤና ይስጥልኝ የዛሬው ቃል ደግሞ አሮዬ ነው የሚለው አሮዬ ማለት እስኪ እንደ ኢትዮጵያ አገላለጽ ትርጉሙን እስኪ እናብራራ። አሮጌ ማለት ብዙ ጊዜ በእንዴት ነው የሚገልጸው የሆነን አንድን ቁስ ወይ አንድን እቃ ተጠቅመንበት አገልግሎትን ተሰጠ በኋላ የሚቀረው ነገር ማለት ነው። አሮጌ በነገራችን ላይ ምናልባት አሮጌ ሆኖ ራሱ ላገለግል ይችላል። ግን በምን ይገልጻል? አገልግሎትን የጨረሰ ምን እንለዋለን አሮዬ እንለዋለን። ማነው? የሚጠቃ ይሄ እንዲለው ለምሳሌ አሁን እንውሰድ አሁን እኔ ልብስ ገዛሁ ልበል። ልብስ ብገዛ አሪፍ ሱሪ ገዛሁኝ ቲሸርት ገዛሁ ጫማ ገዛሁና አዲስ ነው አምሮብኛል ለሁለት ወር ለሶስት ስራ ለበስኩት። አለበስኩት በኋላ ትንሽ እየቆየ ቆየ ከሶስት አራት አራት በኋላ ምን አለ ምን ልል ይችላል? ፌድ ወይም ደግሞ የተበላሽ የተበላሽ ደግሞ ምን ይሆናል አሮጌ ይሆናል ማለት ነው። አሮጌ ምን ማለት ምን አብላት ላይቀደድ ይችላል። ግን አሮጌ ማለት በቃ አለ አይደለ ቀኑ ያለፈበት ሊሆን ይችላል። ብዙ ደግሞ እኔ ተጠቅሜ አይጨበት ያሳለፍኩት ሊሆን ይችላል። እና አሮጌ ማለት ምልክቱ ምንድነው አንድ ነገር መቀየር እንዳለበት ማለት ነው። እና ያን ያሉት አውጥቼ ስትለው ምን ብዬ ነው የማልነው መውጣት ይሄ ልስህ ምንድነው? አረጀ አረጀ ምንድነው? አሮጌ ነው ስለዚህ ምንድነው አዲስ ነገር ያስፈልገኛል እያልኩ ነው ማለት ነው። ስለዚህ ምንድነው አሮዬ ከዚህ አንፃር ይገለጸል ማለት ነው። አሮጌ ከዚህ ብቻ አይደለም ለምሳሌ ኢትዮጵያ ውስጥ አሁን አሮጌ ብዙ ጊዜ የሚገለጸው ለአመተ ምህረት ነው። ዓመተ ምህረት ማለት ነው። ለምሳሌ ከሁለት ሺህ አስራ ስድስት ወደ ሁለት ሺህ አስራ ሰባት ሺህ ሺህ አገሩ ምስክረም አንድ ነው አዲስ ዘመን የሚመጣ ማለት ነው። ስለዚህ አዲስ ዘመን መጣ ሲሉት ብዙ ጊዜ ለሰዎች ሲያበስሩ እንዴት ነው የሚሉት? አምላካችን ይመስገን ካሮዬ ዘመን ወደ አዲስ ዘመን አስተላለፈን። ገብቷችኋል አየው ቀኑ እንኳን እንደየት ነው? ግን በቀኑ እንዴት ትልህ አሁን ለምሳሌ ከመስከረም አንድ በፊት እና ከመስከረም አንድ በኋላ ያለው ቀን አንድ አይነት ነው። ግን ምንድነው እኛ ራሳችንን ቀኑን ቆጥረን ብለን በአመት ቀን እንደዚህ ሶስቱን ሶስት ሰዓት ቀን በመወሰንን ከደመርነው በኋላ ያንን ቀን ሲሞላ ወደ ስምንት ስምንት ሰባተኛ ቅድስት ስንሻገር ምን ይላል? ያለፉት ቀናቶች ምን ይላሉ? እኛ አሮዬ ብለን እንጠራችኋለን ማለት ነው። ስለዚህ ምን ያህል ማጭሩ አሮዬ ማለት እኛ ያሳ ያለፍንበት የነካነው የረገጥነው ጊዜያችንን ያሳልፍንበት ስለሆነ አሮዬ ከዚህ ከዚህ ይገልጻል ማለት ነው። አሮዬ ደግሞ ልክ እንደዚህ ሁሉም ምን ይገልጻል? ለምሳሌ ሰው ደግሞ ይገለጻል። ሰው እንዴትም ይገለጻል። ለምሳሌ አሁን ነው አንድ ሰው አደርግ እንበል ማለት የተወለደ ወለድ ሲበልጥ ህፃኑ ገና እዛ ህፃኑ እያደግ እያደግ ወጣት ማለት ይሄን በጣም ሀይል ያለው መስራት የምችልበት ጊዜ ነገሮችን ደግሞ በራሱ ማድረግ የምችልበት ግን መሪ ያስፈልገዋል እንደውም እንዳይበላሽ ማለት ነው። እና በጣም ጉልበት ያለበት ሰዓት ነው። በዛ ቀስ እያለ ያገባል ወይ ምን ያህል ወደ እንትን ይላል? ወደ አዛውንት ይላል ማነው አዛውንት ይላል? ምን ያህል ከሃምሳ አመት ምናምን በኋላ ልክ ኢትዮጵያዊ አንተን አገላለጽ ከሃምሳ አምስት በኋላ ሰው ምንድነው ያረጀን ማለት ነው። አረጀ ሲባል ምንድነው? ልክ እቃው እንደ ጥቅም ላይ ጥቅም ላይ እንደጠፋ ሁሉ። ያነሰውም ሀይሉ ምኑ ምኑ ሁሉ ነገር ምንድነው እያለቀ የደከመ የደከመ ስለሚኧድ ምንድን ይላል? አሮዬ ሰው ይባላል ማለት ነው። ወይም ደግሞ ያረጀ ሰው ብዙ ጊዜ ለስምም ምንድነው? የሚጠራው ቃል ያረጀ ነው የሚባለው ሽላግሌ ነው። የሚባለው ግን አንዳንድ ሰው ደግሞ አሮጌ ብሎ ይጠሩታል ማለት ነው። ምን ማለት ነው? ስራውን ሰርቶ እድሜውን አሳልፎ ምንድነው የለቀቀ ማለት ነው። አሁን ቢታይ ለምሳሌ የሃያ አመት እና የሃምሳ አምስት ሰው እኩል የሆነ ምን የለውም። ሀይል የለውም እኩል የሆነ ምን የለውም። እንደዚህ ቢጣሉ ምናምን ነገር አይደራረስም። ግን ብዙ ጊዜ አሮጌ ሰው ወይ ሽማግሌ ሰው የሚባለው ለምን ለምንም ጥቅሙ? እኮ አለው። ለምክር ምናምን ነገር ንግግም ምክንያቱም እሱ እኛ ያለፍንበት እንድሜ ስላለፈ እኛ እሱ የሰራውን ስህተት ድጋሚ እኛ እንዳንሰራ እንደን ደግሞ የትላንት ነገሮችን እኛ ድጋሚ እንዳንሰራ ምንድነው ማለት የሚያደርጉ ምክሮች ምናምን እነሱ ምንቅብልን ማለት ነው። እና አሮዬ ህብዝ አንፃር ይገልጻል። አሮዬ ለምሳሌ እናቴ አሁን የሆነ ሰፋ ትገዛለች። ሰፋ ትገዛና ሰፋ ማለት ልብስ መጠቢያ ማነው? ከዛ ያንን የያጠበችበት የያጠበችበት የያጠበችበት ቀስ ቀስ ቀስ እያለ ያንን ሳፋ ምን ይላል ማለት ነው። እየተሰነጠቀ እየተሰነጠቀ ይሄዳል ማለት ነው። ምናልባት እንደየ ጊዜው ይለያያል አሁን ብዙ ጊዜ ለልብስ እስከ ስድስት ድረስ እንቃለን። ለመኪና ደግሞ አሮጌ ደግሞ በጣም ብዙ አመት ይፈጃል ምክንያቱም መኪና ቶሎ አያረጅም ማለት ነው። ልክ እንደዚህ ሁሉ በቃ ደግሞ ፈጣን ነው። አሮዬ ለመሆን። እና ያነቃ አረጀ በቃ ምናምን ብላ ስትጠለው ምንድነው አሮጌ ነው። ማነው ግን አሮዬ ማለት ደግሞ ጎጅመስ አይደለም። ልክ አሁን ሰዎች ሽማግሌ ሽማግሌ እንደሚወር ሁሉ አሮጌ እቃዎች ጠርሙሶች ለብሶች ምናምን ነገር ምን ይሆናሉ? ይሸጣሉ ማለት ነው። ደግሞ አቅም የሌላቸው ሰዎች ወይም ደግሞ ልዋጭ ልዋጭ የሚሉ ለምሳሌ አሮጌ ልብስ ካለኝ በቃዎች መቀየር እችላለሁ። እና የተለያዩ ነገሮችን ማድረግ ስለምችል አሮጌዎች ጠቃሚ ናቸው።

ሰላም ጤና ይስጥልን የዛሬው ቃል ደግሞ ምንድነው? ኩባንያ ነው የምለው ኩባንያ ማለት እንደ ኢትዮጵያ አገላለጽ ስንሄድ ድርጅት እንደ ማለት ነው ድርጅት ማለት ኩባንያ ብዙ አይነት ኩባንያዎች አሉ ማለትም ብዙ ድርጅት አለ ማለት ነው። ለምሳሌ የጥጥ መዳመጫ እሚባል አለ ተኛ አካባቢ የጥጥ መዳመጫ ትልቅ ኩባንያ ነው ወይም ደግሞ ትልቅ ድርጅት ነው። በውስጡ በጣም በዙ ሰራተኞችን የያዘ ሲሆን ከነገዴዎች ምናምን ወይም ደግሞ ከገበሬዎች ጥጦችን ይቀበላል ምን ያደርጋል ጥጥ ይዳምዳል ማለት ነው። እዛ አድርጎ ሰፍቶ ወደሄት ይሰዳል ወደ ተለያዩ ሀገሮች ያሰራጨል እና ድርጅት መኖር በጣም ደስ እሚል ነገር ነው። ወይም ደግሞ ኩባንያ መኖሩ ምክንያቱም አንደኛ በአካባቢው ያሉት ሰራተኞች ምንድነው ወጣቶች ስራ አያኛለሁ ስራ አገኙ ማለት ደግሞ ምንድነው ተገንዘብ የገንዘብ ነጻነት ወይም የብር ነጻነት ያገኛሉ ማለት ነው። ነጻነት አገኙ ማለት ምን ማለት ነው? ህይወታቸው ምንድነው በስርዓትና በትክክል መምራት ይችላሉ። ቤተሰባቸውን ምናምን ማገዝ ይቻላሉ ቤተሰባቸውን መጦር ይቻላሉ እነሱም መብራት የፈለጉት መብራት አለ አይደለ መሰረታዊ ፍላጎታቸው ምን ያደርጋሉ ያሳካሉ ማለት ነው። ይሄ በጣም ጠቅሚ ነገር ነው ማለት ነው ከዚህ አንፃር ኩባንያ በጣም ደስ እሚል ነገር ነው። ሁለተኛ ደግሞ ኩባንያ አሁን ደግሞ በጣም አሪፍ ነው እሚባለው ለምን ይመሰላችኋል? ለአንዲት ሀገር ማለት ነው ለአንዲት ሀገር ብዙ ጊዜ ምን ነው እምታደርገው? ኢትዮጵያ አሁን ኢምፖርት ኤክስፖርት አገልግሎት ማስገባትና ማስወጣት ጥረ ዕቃን ማለት ነው። እና አንዲት ሀገር ስኬታማ ናት ወይም ደግሞ ብር አላት እምትባለው ብዙ ጊዜ ያላት ጥሬ እቃ አውጥታ ወደ ውጭ ስትሰጥ ነው ከምታስገባው በላይ አውጥታ ስትሸጥ ማለት ነው። ለምሳሌ ኢትዮጵያ እምታስወጣው ነገር ወደ ሰባ ፐርሰንት ሆኖ እምታስገባው ደግሞ ሰላሳ ፐርሰንት ከሆነ ምንድናት ማለት ነው? ሀብታም ናት ማን ነው ምክንያቱም ሀብቷን ስትሸጥ ብዙ ገንዘብ ታገኛለች ማለት ነው። ምክንያቱም እሷ ማምረት እየቻለች ነው ማለት ነው። ማምረት ቻለት ማለት ደግሞ ብዙ ሰራተኞች እየተሳተፉ ነው ማለት ነው። ብዙ ሰራተኞች ተሳተፉ ማለት ደግሞ ብዙ ሰራተኞች ምን እያሉ ነው ገንዘብ እያገኙ ነው ማለት ነው ማለት ነው። እና ከዚህ አንፃር አንዲት ሀገር ወደ ውጭ ያላትን ጥሬ እቃ ማስተላለፍ እና ወደ ውጭ መስጠት ከቻለች ማለት ከምታስገቡ በላይ ከሆነ ያቺ ሀገር ትርፋማ አይነት ማለት ነው። በሆነ ሚንስ ሆኖ ብቻ በሆነ መንገድ ሆኖ ያቺ ሀገር ሀብታም ነው እምትሆነው ማለት ነው። ለዚህ ደግሞ ትልቁ መሰረት ምንድነው ኩባንያ ማን ነው? ኩባንያ ማለት ድርጅት ማለት ነው ድርጅት ማለት ደግሞ ብዙ ነገሮችን ምንድነው? የሚል ለምሳሌ የውሃ ኩባንያ አለው ውሃ እሺግ ውሃ ምናምን የሚያመርት እሱ ብቻ አይደለም ኩባንያ ለምሳሌ የብዙ ኩባንያ ለምሳሌ አሁን የቢራዎች አለ አይደለም የምንጠጣቸው አሁን ዳሽን ቢራ ሀረር ቢራ ምናምን የራያ ቢራን የሚባሉት የነሱ ኩባንያ አለ። የልብስ ኩባንያ አለ ኩባንያ ማለት አንድን ነገር እሚያመርት ማለት ነው እሚያመርት ብቻ አይደለም ያገናኝ ሊሆን ይችላል። ስለዚህ ያን ያመረተውን ነገር ለሀገር ሰው ምንድነው ለሀገሩ ምን ያደርጋል ማለት ነው። ያሰራጨል ማለት ነው መጀመሪያ ህዝቡ የራሱን ኩባይ ከራሱ እንትን ራሱን ያመርተውን ምንድነው ይጠቀማል ማለት ነው። ምን ማለት ነው? እንደዚህ ከሆነ ሀገሪቱ ከውጭ ሀገር አታስገባም ማለት ነው። ከውጭ ሀገር አታስገባም ማለት መሆን ነው ደግሞ ከውጭ የሆነ ጥሬ እቃ ካላስገባች እሷ ራሷ በራሷ ምንድን ናት የቻለች ናት ማለት ነው። ማለትም ሀይለኛ ትሆናለች ማለት ነው። ማንም ሰው መጥቶ እንዲህ ነሽ እንዲህ ነሽ ሊላት አይችሉም ምክንያቱም በራሷ ራሷን ስለምታስተዳድር በራሷ ራሷን መወሰን ትችላለች ማለት ነው ማንም መጥቶ አይወስንላትም። ስለዚህ የራሷን ነጻነት የምትወስነው በምንድነው ጠንክራ ስርታ የሀገሯን ህዝብ ራሷን መመገብ እና ራሷን ማድረግ ስችል ነው ማለት ነው። ከዛ አልፎ ተርፎ ደግሞ ኩባንያው ደግሞ ምናልባት ወደ ውጭ ወደ ሌላ ሀገር መሸጥ ከቻልክ ደግሞ ይሄ ደግሞ በጣም ስኬታማ ነው ማነው? ምክንያቱም ለምሳሌ እኔ አሁን ኢትዮጵያ ውስጥ አሁን አሁን ተጠመቅኩ ኩባንያ አለ አምበሳ ጫማ ማለት ምን ማለት ነው? ጫማዎችን በቆዳ አለ አይደለ በሀገራዊ የሆኑ ቆዳዎችን አለ አይደለ ከከብት ከበግ ምናምን የሚመጡ ቆዳዎች አሉ አሁን ከብቶች ምናምን ለፍስክ ለተለያዩ በዓላት ለሆቴል ምናምን ሲታረዱ ምን ይቀራል ቆዳው ይቀራል ቆዳው ምን ይተርፋል ቆዳው ምን እናደርገዋለን እንሸጠዋለን ማለት ነው። እና ያንን ቆዳ ተቀብሎ ምን ያደርጋል ቆዳውን በተለያዩ ነገሮች እንደዚህ በተለያዩ ማሽኖች ወይም ደግሞ መሳሪያዎች ይቆራርጥና አምበሳ ጫማዎች ይሰራል ማለት ነው። እና በጣም ጫማ ነው ማለት ነው። እና አምበሳ ጫማ ምንድነው ጥቅሙ ስንል? አምበሳ ጫማ በጣም ጠንካራና ረጅም ጊዜም እሚቆይ ነው ማለት ነው። እና አሁን ኢትዮጵያ በስፋትና በደንብ አድርጋ ይሄን ነገር ማምረት ከቻለች በመጀመሪያ ምን ታደርጋለች ማለት ነው ለአካባቢዋ ለሀገሯ ወጣቶች ምናምን መስጠት ወይም ደግሞ ማካፈል ትችላለች ማለት ነው። ይሄን እንዲህ ስታደርግ ምንድነው የአካባቢዎች ሰዎች ምንድነው የራሳቸውን ጠሬ እቃ ስለሚጠቀሙ የራሳቸውን ጫማ ስለሚጠቀሙ በጣም በነጻነት እና በደስታ ነው እሚጠቀሙት ማለት ነው። ሁለተኛ ደግሞ ከዛ አልፎ ደግሞ ወደ ውጭ አውጥታ መሸጥ ደግሞ ምንድነው ትርፍ ታገኛለች ማለት ነው። አገራችን ምክንያቱም ከውጭ ስትሸጥ ምንድነው ብር ታገኛለች በዛው ልክ ደግሞ ከብዙ ሀገር ጋር ከብዙ ሀገራት ጋር ደግሞ ትገባባለች ማለት ነው። እና ይሄ ይሄ አይነት ጥቅማ ጥቅሞች ስላሉት ኩባንያ መኖሩ አንድ ሀገር ላይ በጣም ደስ የሚልና ጠቃሚ ነገር ነው። ለወደፊትም ኩባንያዎች ኢትዮጵያ ውስጥ የሚሰፉና የሚበዙ የሚሆኑት። አመሰግናለሁ

ሰላም ሰላም እንዴት ናችሁ። የዛሬ ጥያቄ ደግሞ ምንድን ነው ወይም ቃል ግብር ይባላል? ግብር ማለት ብዙ ጊዜ እንደ ኢትዮጵያዊ አገላለጽ ለመንግስት የሚከፈል ምንድን ነው? ከእኛ ከከሰራነው ስራ ላይ በትንሽ ያክል እንትን ተቆርጦ ለምሳሌ ወደ ሃያ ፐርሰንት ሊሆን ይችላል ወይ ደግሞ አስር ፐርሰንት ሊሆን ይችላል። ለመንግስት የምን የምንከፍለው ክፍል ማለት ነው የምን ከፍለው ክፍያ ማለት ነው። እና ግብር በጣም ወሳኝ ነገር ነው። ምክንያቱም አንዲት ሀገር ሀገር ሁና ለመኖር የገንዘብ ለማግኘት ከተለያዩ ነ ነገሮችን አሁን የመንገድ ስራ ኮንስትራክሽን አፓርታማዎች ቤቶች አሉ። አይደለ ቤቶችን የተለያዩ ወደ ውጭ ሀገር ምናምን አለ አይደለ መንግስታዊ የሆኑ ነገሮችን ለሀገር ጠቃሚ የሚሆኑ ነገሮች በሙሉ ምንድን ነው የምትሰራው በምንድን ነው? ለገንዘብ ማለት ነው ስለዚህ ያንን ገንዘብ ደግሞ አንድ የገንዘብ ማመንጫ የም የምታመጣበት መንገድ ነው ምንድን ነው ግብር ይባላል ማለትነው። በግብር የኢትዮጵያ ህዝብ ከሚሰራው ልክ እንደየ ስራው መጠን ለምሳሌ አሁን በአሁኑ አዋጅ መሰረት ኢትዮጵያ እስከ ሁለት ሺህ ድረስ ነው ከሁለት ሺህ ብር በታች በወር የሚያገኝ ሰው ግብር አይጣልበትም። ከሁለት ሺህ ጀምሮ ግን ሁለት ሺህ እስከ አራት ሺህ ያለው ለራሱ ምን አለው አስራ አምስት ፐርሰንት ግብር የሚከፍለው አለ ማለት ነው። ከሁለት ሺህ ደግሞ ማለቴ ከአራት ሺህ አንድ እስከ ሰባት ሺህ ከሆነ ደግሞ አሁንም ለራሱ ስንት ሃያ ፐርሰንት ማለት ነው። ከሰባት ሺህ አንድ ደግሞ እስከ ስንት እያለ በመጨረሻ ላይ ከአስራ አራት ሺህ በላይ ነው ማለትነው። እያለ አስር አስራ አምስት ማለቴ አስራ አምስት ፐርሰንት ጀምሮ ሃያ ሃያ አምስት ሰላሳ እና ሰላሳ አምስት ፐርሰንት ነው በላይ የለም። ሰላሳ አምስት ፐርሰንት ነው። እና ደግሞ ከአስራ አራት ሺህ ብለን ማለትነው እያለ ምንድንነው በዚህ መሰረት? ግብር ወይም ቀረጥ ይባላል ይጣልባቸዋል። ማነው እና ይሄ ምንድንነው ጥቅሙ ያልነው? አንደኛ አሁን ለምሳሌ አንድ ነጋዴ ግብር ከፈለ ማለት ዙሮ በተዘዋዋሪ መንገድ ለራስ ነው ጥቅሙ። ምክንያቱም የመንገድ ስራ ይሄ መሰረተ ልማቶች አሉ አይደለ መኪና በአሁኑ ጊዜ የዛ ነገዴ መኪና እንደፈለገ እንዲንሽራሸር ምን ያስፈልጋል አስፋልት ያስፈልጋል አስፋልት ደግሞ ማን ነው የሚሰራው መንግስት ነው። የሚሰራው ከምን ነው የሚሰራው የመጀመሪያው ገቢ ምንድንነው? ከ ግብር ነው የሚያገኘው ማለት ነው። ስለዚህ ግብር በጣም ወሳኝ ነገር ነው ማለት ነው ከዚህ አንፃር አሁን አንድ ነጋዴ ግብርን አጭበረበረ ማለት ራስን ነው። እያጭበረበረ ያለው አንድ ነጋዴ እንደዚሁ በተመሳሳይ እና ግብር የማይከፍል ሰው የለም። ለምሳሌ የማ የማይከፍል ብዙ ጊዜ የእንደ ኢትዮጵያ አሁን እንትን አገላለጽ ህግ የቤት ሰራተኞች አሁን ግብር አይከፍሉም። የቤት ሰራተኞች አይ አይከፍሉም። ተማሪዎች አይከፍሉም ምክንያቱም ምንም አይነት ገገቢ የላቸውም እሱ ብቻ አይደለም። ለምሳሌ አንዳንድ ሰራተኞች በሆነ ምክንያት ወደ በረሃማ አካባቢ ራሱ ስሩ ቢባሉ ለበረሃማ አካባቢ ተብሎ የሚ የሚሰጣቸውን ድጎማ ያንን ግብር አአአ አይከፍሉም። አይክፍሉበትም ልክ እንደዚሁ በተመሳሳይ ደግሞ አሁንም በሆነ መንገድ ተነስታችሁ ሂዱ ምናምን ቢባሉ ለዛ ለሚሄ ዱት ተብሎ ድጎማ ከተሰጠቸው ወይ ደግሞ የየገንዘብ አለ አይደለ ካሳ ከተሰጣቸው ለዛ ተብሎ ምንድ ንነው ከዛ ላይ ግብር አይወስድባቸውም ማለትነው። በተመሳሳይ እንደዚሁ አሁንለምሳሌ አንድ አንድ ከካምፓኒው ውስጥ ወይ አንድ ድርጅት ውስጥ ያሉ ሰራተኞች ታመው ለምሳሌ ብትታመምና ለመታከሚያ ተብላ ከድርጅቱ ብር ብትቀበል መንግስት እዛ ሰራተኛ ላይ ምንድንነው ግብር አይጥልባትም ነው ምክንያቱም ይሄ የጤና ጉዳይ ስለሆነ ማለት ነው። እና የተለያዩ የተለያዩ ሁኔታዎች አሉ ግብር የሚጣልባቸውና የማ የማይጣልባቸው ሆኖም ግን ሌሎች ግን በትክክልና በስርዓቱ ግብር መጣል አለባቸው ማለት ነው መስጠት አለባቸው ለመንግስት ምክንያቱም ለራሳቸው ጥቅም ነው። መንግስትም ራሱ ሀይል እንዲኖረው ወታ ወታደሮችን እንዲያሰለጥን እንዲያሰለጥን ፌደራል ፖሊሶችን እንዲያሰለጥን የአካባቢ ሚኒሻዎች ምናምን ነገር እንዲሰለጥኑ በምንድን ነው የሚያደርገው ደሞወዝ እየሰ እየሰለጠነ እየቀጠረ ደመወዝ የሚከ የሚከፍለው ከምን ነው ከግብር ነው ማለት ነው። ሁለት አይነት ምምንጭ አለው መንግስት የመጀመሪያው ምንድነው? ግብር ነው ሁለተኛው ደግሞ እሱ ስራ ይሰራል ማለት ነው ከከ ግብር ከተገኘ ላይ ብዙ አይነት ስራዎችን እየሰራ ምን ያገኛል ገንዘብ ያገኛል ማለት ነው ስለዚህ ዋና ገቢ ስለሆነ ግብር አስፈላጊ ነው ማለት ነው። ለምሳሌ ግብር አል አልከፈልም ማለት መንግስት ብር ብር ስለሌለው ለፖሊስ ብር አይከፍልም። ወርሃዊ ደመወዝ አይከፍልም ያነ ፖሊስ ደግሞ ወርሃዊ ክፍያ ካልተከፈለው ደግሞ ምንድንነው ስራ አይሰራም ማለት ነው። ስራ አልስራም ማለት ሌባና የተለያዩ ቀቀመኞች ይበረክታሉ ማለት ነው። እና በጣም መጥፎ ነገር ነው የሚፈጠረው ግብር አስፈላጊ ነገር ነው ማለት ነው። ከሌላ ትርጉም አንፃር ስናየው ደግሞ ኢትዮጵያ ውስጥ ለምሳሌ አንድ ሰው ግብር ማለት ግብር አለ አለማለት ምን ማለት ነው? ተግባር ሙያ እንደ ማለት ነው ማለት ነው። የእገሌ ግብር ማለት አሁንለምሳሌ ያንተ ግብር ትምህርት ትምህርት ነው ከተባለ ያንተ ስራ ምንድን ማለት ነው ትምህርት ነው እያሉ ነው። የከበደ ግብር ምንድነው? ግብርና ነው የተባለ ደግሞ የከበደ ስራ ምንድነው? ገበሬ መሆን ወይም ደግሞ ሰራተኛ መሆን ነው ማለት ነው። እና ግብር ደግሞ ስራን ይገልጻል ማለት ነው።